የስራ ምኞቴ የአርክቴክቸር ነበረ። በርግጥ ከልጂነቴ ጀምሮ የተለያየ ምኞት ላይ ያለኝ። እንደ እንትን አእምሮዬ ሰፋ ባለ ቁጥር ባደኩ ቁጥር። የሆነ ምን ያክል ጥሩ ነው የሚለውን በተገነዘብኩ ቁጥር ከልጂነቴ ጀምሮ የሚቀያየር ነው። ይኸው በልጅነቴ ማን ሁሉም ልጅ እንደሚለው ዶክተር ነበረ የምንለው ትምህርት ቤት። ራእያችን ስንናገር ማለት ነው የስራ ምኞቴ ዶክተር መሆን ነው ነበር የምለው ሁሉም ሰው ስለሚል። ከዛ ከፍ ስል። ከአምስተኛ ክፍል ወደ ላይ ትንሽ ካፍ ስል። ምን ደስ ማለት ጀመሩኝ እነዚህ የፕሌን አስተናጋጆች። ማለት ዶክተር እና ፓይለት እንዲህ በቀላል የሚገኝ ነገር እንዳልሆነ ገባኝ። በተለይ ደግሞ ዝቅተኛ የትምህርት ሁኔታ ላይ ያለ ሰው እንዲሁ በቀላሉ ሊያገኝ አይችልም። በተፈጥሮ ራሱ ስማርት መሆን ይጠይቃል። ፓይለት እና ዶክተር ለመሆን እንደገና ደግሞ አጋዦች ያስፈልጋሉ። እንዲህ ከ ተራ ከመንግስት ትምህርት ቤት ተነስተው። የሚደርሱ ሰፖርት ሳይደረጉ የሚደርሱ ሰዎች በጣም ትንሾች ናቸው። እነሱ ምንድነው? በእንትን ስማርት ስለሆኑ ነው በተፈጥሮ በጣም ስማርት ስለሆኑ ነው። እንጂ እንደኔ ዝም ብሎ መካከለኛ እውቀት ያለው የትምህርት ፍላጎት ያለው። በአንዴ ተነስቶ ፓይለት እና ዶክተር መሆን እንደማይቻል ገባኝ። ከዝቅተኛ ማህበረሰብ ወጥቼ ከባድ ነው። ብዙ ነገር ማለፍ በተለይ ሴት ሆኖ ብዙ ከገጠር ማህበረሰብ ወጥቶ። ራስን ችሎ እየኖሩ ትምህርት መማር በጣም ከባድ ነው። እንደዚህ ትድቅ ፌልዶችን ለመማር ደግሞ በጣም ከባድ ነው። እና ያ ሲገባኝ ምን መመኘት ጀመርኩኝ ቢያንስ እኔ ላደርገው የምችለው። ይኸው ሆስተስ በጣም ደስ ይለኛል። ከፓይለት በኋላ ማለት ሆስተስ መሆንም ጥሩ እንትን ነው። ይሄንን ምንድነው ማገናዘብ ከጀመርኩ በኋላ ነው እንደዚህ ማሰብ የጀመርኩት። እና ምንድነው? ሆስተሶች አንደኛ በጣም ከፍተኛ የትምህርት ሁኔታ አይጠይቅም። አሁን ባለውበት እኔ እንትን ማድረግ እችላለሁ። ምክንያቱም ቆንጆ ሆነው ነው የማያቸው ራሳቸውን ሴፍቲያቸውን ጠብቀው ነው የማያቸው። ይሄ ምንድነው? ቲኔጀር ሆኜ ነው እንደዚህ አይነት መመኘት ይሄን የስራ እምመኘው ማለት ቲኔጀር ላይ ሆኜ ነው። እና ቆንጆ ናቸው በጣም ነው የሚያምሩት። ከዛ እኔም ቢሆን በቁንጅና ቆንጆ ነኝ ብዬ ነው የማስበው ሰዎች ከሚሉኝ አንፃር ተነስቼ ማለት ሆስተስ ነው ስል አሪፍ ነው። ካንቺ ጋር ይሄዳል ይሉኛል እና። በዛ አንፃር ትምህርት አስተማሪወቸም እንትን ይሉኛል ሰፖርት ያደርጉኛል። እንደዚህ ስላቸው ቲኔጀር ላይ ሁኚ የመጀመሪያው አመት ሁሌም ከህፃንነታችን ጀምሮ ትልቅ እስክንሆን ድረስ። የትምህርት ቤቱ የመጀመሪያ ጊዜ የመጀመሪያው አመት ለምንድነው? ምንድነው መሆን የምትፈልጉት ነው። አስተማሪና አዲስ ተማሪና አዲስ አስተማሪ ሲቀላቀል ማለት ነው። እና ከፍ ብዬ ቲኔጀር የወሰስ መሆን እፈልጋለሁ ስል ሴቶች አስተማሪዎች በጣም ነው ሰፖርት የሚያደርጉኝ የነበረ። በጣም እውነት ትሆኛለሽ እርግጠኛ ነን አይነት ነገር ነው የሚሉኝ። የሚሉኝ የነበረ እና ሆስተስ መሆን በጣም የስራ ምኞቴ ነበረ። በጣም በጣም ከዛ የሆነ ሰዓት ላይ የሆነ አውሮፕላን የኢትዮጵያ አውሮፕላን ተከሰከሰ። እና ሴቶች አስተማሪዎቼ ትምህርት ቤት ማለት ነው ሴቶች አስተማሪዎች አይዟችሁ ሆስተሶቹም አብረው ስላሞቱ ማለት ነው። አይዟችሁ በስራ ላይ የትኛውም ስራ ላይ እንደዚህ አይነት ነገር ያጋጥማልና። ይሄን ነገር ተመልክታችሁ እንትን እንዳትሉት እንዳትደነግጡና የመቀየር ሀሳብ እንዳይኖራችሁ ምናምን። እና እኔን ራሱ አይዞሽ እንደዚህ ያጋጥማል የትኛውም ስራ ላይ እንደዚህ ያጋጥማል እና። እኔ እንደተጎዳሁ አይነት ነው እንትን ያለችኝ። ስታጽናናኝ ነበረ የነዛ አስተናጋጆቹ ሆስተሰዎቹ ሙተዋል። ሁሉም ሙተዋለ እዛ አብዛኛው ሙተዋለ እና። በዛ ምክንያት እና ከዛ በኋላ አሁን ትልቁኝ ምን መመኘት ጀመርኩኝ ያ ነገር ሁሉ መቀጠር አስፈላጊ እንዳልሆነና የግል ስራ ምኞቴ አሁን ላይ። አሁን ትሬድ ማድረግ የሆነ ገንዘብ የሚያስገኝ ስራ በቀላሉ እሱን ነው ምኞቴ አሁን የስራ ምኞቴ በቀላሉ ገንዘብ የሚያስገኙ ነገሮች ትሬድ ከማድረግ ጀምሮ ኦንላይንም ሊሆን ይችላል። ማንኛውንም ነገር የስራ

ቅመማ ቅመም ብዙ የሚመቸኝ አይነት ሰው አደለሁም። ምክንያቱም የሆነ ደመቅ ያለ ነገር አልወድም ያው እንደማጣፋጫነት እንጂ ብዝት ሲልበት አልወድም። እና በተለይ ነጭ ሽንኩርት የበዛበት እና ሚታወቁ መራርም ሊሆኑ ይችላሉ። ቃናቸው ሚታወቅ የቅመሞቹ ቃና ሚታወቅ ቅመማ ቅመም አልፈልገም። አልወድም ብዙ ግዜ አልወድም እሄ የሆነበት ምክንያት ምንድነው? እኛ አካባቢ ቅመማ ቅመም ከልጅነት አካል ልጅነቴ ላይ ምንድነው ብዙ ነገር ከልጅነቴ ተጸነው አንፃር ነው። ምንድነው? ምግብ ሲዘጋጅ ብዙ ግዜ የምንበላው ምንድነው ጤፍ እና ከዛ ድንች ብቻ ነው። እና ድንቹ ሚሰራው በተልባ ብቻ ነው። ተልባ ጨው ብቻ ነው ሚያስፈልገው እና ከዛ ውጭ ምንም አይነት ግብአት አንጠቀምም ሽንኩርት ዘይት እና ደሞ ቅመማ የመሳሰሉትን አንጠቀምም። በዚህ ምክንያት ነጭ ሽንኩርትንም ጨምራል እና ያ ተጽኖ። ድንች በተልባ በመብላት ነው ቢኖር ቢኖር ሊኖር ሚችለው። ከተልባ ውስጥ ጤናዳም ነው እሱም ሳይበዛ በጣም ትንሽ ነው። ከዛ ውጪ ምንም ሚደረግበት አይችልም እና ትንሽዬ በርበሬ ነው። በዛ ምክንያት ያው ብዙ ግዜ ቅመማ ቅመም ሚያስፈልጋቸው ሽሮ ነው እንደገና ደግሞ በርበሬ ነው እነሱ እነሱን እኛ አንጠቀምምና። እኔ ደሞ ያነን ነገር በልቼ አላደኩም። የሽሮ በርበሬ የበዛበት ነገር ብዙ አይነት በየአይነት ሚባሉትን የኢትዮጵያ ምግቦችንም ይሁን የውጭ ምግቦችን የኛ አካባቢ የመመገብ ቻንስ የለንም። ምናመርተው ድንች ስለሆነ በዛ ምክንያት ድንች ነው በልቼ ያደኩት እና። ድንች ደሞ ምንም አይነት ቅመማ ቅመም አያስፈልገውም። ጨው ብቻ ነው ሚያስፈልገው። እና ጨው ማለት ብዙ ግዜ ቀቅለን ተቀቅሎ ነው ምበላውና ተቀቅሎ ስበላ ጨው ብቻ ነው ሚያስፈልገው የተቀቀለ ድንች። እና በዛ ምክንያት በዛ ተጽኖ ቅመማ ቅመም ያለባቸው ምግቦች አሁን ላይ የኔ እንትን ፍላጎቶች አደሉም አልወዳቸውም። በተለይ ደሞ ሚታወቅ ቅመማ ቅመማቸው ሲታወቅ ደስ አይለኝም እኔ የሆነ ልቤን ያቅለሸልሸኛል። እና እንደዚህ አይነት ምግቦችን አልወድም በተለይ ደሞ እነዚህ የውጭ ምግቦችን ጭራሽ አይመቸኝም። አሁን ላይ ቅመም የበዛበት አሁን ፒዛ ቅመም ሲበዛበት አልወድም ከላይ ሚነሰነሱ ነገሮች አሉ። እነሱ እነሱን አልወዳቸውም። በቃ እና ቅመም ያለበትን ነገር አልወድም። እሱ ደሞ የሆነው አስተዳደጌ ነው። ከልጅነቴ ደሞ በዚህ ምክንያት ስለሆነ ያደግኩት ወተት ኖርማል ወተት ያለ ስኳር በጨው ብቻ ነው እየጠጣው ድንች ተቀቅሎ ብቻ እየበላው ነው ያደኩት እና። ብዙ አይነት ምግቦችን በልቼ ስላላደኩኝ የዚህ ተጽኖ ምንድነው? ቅመማ ቅመም የበዛባቸው ምግቦችን ስበላ ያቅለሸልሸኛል። ልቤ ልቤ ልቤ ምንድነው ሚያቅለሸልሸኝ አላውቅም። ግን ልቤን ያቅለሸልሸኛል። ደስ አይለኝም ያው ጣፍጦኞ አልበላው ምንም እንኳን ቢጣፍጥ እሄ ቃናውን አልወድም ቅመማ ቅመም የበዛበትን ቃና አልወደውም። እና በዚህ ምክንያት እንዳውም ሰዎች እንትን ይሉኛል። ይሰድቡኛል ይሰድቡኛል። ምክንያቱም ብዙ ሰው ቀተለይ የኢትዮጵያ ምግብ ቅመማ ቅመም የበዛበት ነው። የከተማው አካባቢ ማለት ነው የገጠሩን እንግዲህ እንደየገጠሩ የተለያየ ባህል ነው ያለው። እኛ አካባቢ ቅመማ ቅመም ሚያስፈልግበት ምክንያት የለም። ምክንያቱም ሽሮ ራሱ ስለማንመገብ። ሽሮ ነው ብዙ ቅመማ ቅመም ሚያስፈልገዋ ብዙ ግዜ ቀይ ወጥ ምናምን ነው አልጫም ቢሆን አልጫ ነው ግን እኛ አካባቢ ከተልባ ውጪ ወጥ ላይ ልናደርገው ምግብ ላይ ልናደርገው የምንችለው ነገር የለም። በዛ ምክንያት እኔ ተልባ እየበላሁ ነው ያደኩት ወተት እየጠጣሁ ነው ያደኩት ያለምንም ቅመም ያለምንም። ምንም አይነት ነገር ላይ ቅመማ ቅመም አያስፈልገንም። እኛ አካባቢ ያደኩበት አካባቢ እና እሱ ተጽዕኖ ነው እና ቅመማ ቅመም ማልወዳው። ሰዎች ይቆጡኛል ምክንያቱም እንዴት? ኢትዮጵያዊ ሆነሽ ምክንያቱም ሀበሻ የሀበሻ ምግቦች እንዳለ ቅመማ ቅመም ያሉባቸው ናቸው። በአለምም እንደ ሀገር ሚታወቁት። ዶሮም ይሁን ጥብስም ይሁን ክትፎም ይሁን አብዛኛው ነገር ቅመማ ቅመም ያለበት ነው። እና እንዴት አትወጂም ነው ምባለው እና ቅመማ ቅመም ያለበት ምግብ አልወድም

የስራ ጊዜ የብዙ ጊዜ ቤት ነው ውስጥ ነው የማሳልፈው ቤት ውስጥ ብዙ ስራ በመስራት ፋሚሊ ጋር ስኖር እንደዛ ነው። ፋሚሊ ውጪ ስራ እንድሰራ አይፈልግም በዚህ ምክንያት ቤት ነው የምውለው በተለይ ወንድሜ አይፈልግም። ቤት እንደውል ነው የምደረገው እና የቤቱ የቤት ውስጥ ስራዎች ናቸው የምሰራው። ያው ጠዋት እነሳለሁ መጀመሪያ ለጋንግስተሩ ወንድሜ። ቁርስ እሰራለሁ ከዛ ደግሞ ለሚስቱ እሰራለሁ ሚስቱ እና ወንድሜ እንትን አይደለም የወንድሜ ሚስትና ወንድሜ አንድ ላይ አይበሉም ምክንያት አንድ አይነት ምግብ አይመገቡም። በዚህ ምክንያት ቆይቼ ነው የምሰራው ተኝታ ስለምትቆይ። ለእሱ ግን በጧት ነው የምሰራለት። እና በጧት ተነስቼ ስራ ከመሄዱ በፊት ለዚህ ውጭ እንድሰራ ለማይፈልገው ወንድሜ ቁርስ እሰራለታለሁ ይሄ ነው የስራ ጊዜየ የመጀመሪያ። ከዛ ትልቅየ ቤት አላቸው በጣም ትልቅ ቤት ነው። አምስት ክላስ ምናምን ያለው ቤት ነው። እና አምስት ክፍልና ሳሎኑን ጨምሮ። አጸዳለሁ እሱ በልቶ ከወጣልኝ በኋላ ማለት ነው አጸዳለሁ እና እወለወላለሁ። መስታወቶቹንም ሶፋ ሁሉንም እቃ አጥባለሁ ምናምን። ከዛ እሷ ስትነሳ እሷ ደግሞ ትንሽ እንትን ሽንኩርት ያለው ምግብ አትበላ ሽንኩርት አትክልት ነገር አትበላም እንዲሁ ኔቸሯ ነው መሰለኝ አትወድም። ተፈጥሮዋ ነው አትወድም እና በዛ ምክንያት ደግሞ ሽንኩርትም የሌለው ቅመን እንትን አትክልት ያልሆነ ምግብ ማለት ነው። እንደዛ ነው የምሰራው። ሽንኩርት የሌለው እንግዲህ ሊሰራ እንደሚችል መገመት አያቅታችሁምብቻ። እሰራላታለሁ እንደዛ ሽንኩርት የሌለው ምግብ ከዛ እሱን ከሰራው በኋላ። ቁርስ ትበላለች ከዛ እኔም አብሬ ከእሷ ጋር ያው ወንድሜ የሚያተርፈውን ምግብ እበላለሁ ማለት ነው። ከዛ በኋላ ምንድነው? ምሳ ወደ መስራት ነው ብዙ ጊዜ እኛ ቤት እንግዳ አይጠፋም በጣም ብዙ እንግዳ አለ። እና ምሳ እሰራለሁ የምሰራው ምሳ ደግሞ አንድ አይነት አይደለም ብዙ ጊዜ ጾም ከጾም ከሆነ። በየአይነት የጾም በየአይነት እሰራለሁ ካለበለዛ ደግሞ ጾም ካልሆነ ደግሞ ስጋ ምናምን ያለባቸው አለጫም ቀይም የመሳሰሉትን ለመስራት እሞክራለሁ። ከዛ እንግዶች ይመጣሉ እነሱን እንግዶች የብዙ ጊዜ የባለቤቱ ፋሚሊዎች ይመጣሉ። እና የወንድሜ ሚስት ቤተሰቦች ማለት ነው ይመጣሉ ብዙ ጊዜ የሚመጡት። ስራ ለምሳ ይመጣሉ እና ከዛ እነሱ ከመጡ በኋላ ያው ቡና ይፈላል ምናምን ምናምን። ቡና አፍልቼ ምን ብዬ ከዛ ይወጣ እሄዳለሁ ከዛ ደግሞ የተቆሸሸውን እቃ እንደ አዲስ ማጠብ ይሆናል። ከዛ ካጠብኩ በኋላ ቤቱም ስለሚቆሽሽ ህፃናት ምናምን ሲኖሩ። ስለሚኖሩ እነሱ ስለሚቆሽሽ እንደገና ደግሞ ህፃናትም ወደ ቤታቸው ምናምን ከሄዱ በኋላ። ቤቱ እንደገና እወለውላለሁ ለሁለተኛ ጊዜ አጸዳለሁ ማለት ነው መወለውሌ ቀለል ያለ መወልወል አይደለም። ይኸው የኢትዮጵያ አወላወል ቀለል ያለ ሊመስል ይችላል ግን አንዳንድ ሴራሚክ ቤቶችም ንጽህናቸውን የጠበቁ ቤቶች። ጊዜ ይፈጃሉና ያንን ሙሉውን ከምኝታ ቤታቸውን ጨምሮ ሙሉውን አጸዳለሁ። ከዛ እራት ወደ መስራት እሄዳለሁ። ባልዮው ማታ ባልዮው ማለት ወንድሜ ማለት ማታ ይመጣል ከዛ ማታ ደግሞ እራት እሰራለሁ እና አንዳንድ ስራዎችን የሚሰራሩ ከዚህ ከምግብ ከምናምን ውጪ ልብስም ወደ ማታ አካባቢ ሊታጠብ ይችላል ምናምን። እሰራለሁ ከዛ ማታ እራት አቀርባለሁ እቃ አጥቤ እተኛለሁ ማለት ነው። ብዙም ስራ አይበዛም አይበዛም የሚታጠብ ልብስ ከሌለ በስተቀር። ትንሽ አዛ የሚያደርገኝ የወንድሜ ካልሲዎች ናቸው ካልሲዎች በጣም ነው የሚያስጠሉኝ ማጠብ ነጭ ነው የሚለብሰው በቃ ነጭ ማጠብ በጣም ነው ሚደብረኝ። አንዳንድ ጊዜ የት እንደሚውል ራሱ አላውቅም። ጥቁር አድርጎ ነው የሚያመጣው። እና ጥቁር አድርጎ ነው የሚያመጣው እነሱን ካልሲዎች ብቻ ማጠብ ነው የሚሰለችኝ ከስራወቹ ውስጥ ማለት ነው። ካልሲውን በዚሁ አጋጣሚ ራሱ እንዲያጥብ እባካችሁ እባካችሁ አንድ ነገር በሉት ራሱ ይጠብ ከፈለገ ሚስቱ ትጠብለት አላውቅም ግን። ማጠብ ምርር ብሎኛል ከዛ ውጪ እና ጅንስ ሱሪውን የእሱን ሱሪ ማጠብ ነው የሰለቸኝ። አሁንስ እንደው በቃ እነዚህ እነዚህ ስራዎች አሰልቺ ቢሆንም የስራ ጊዜዬ እንደዚህ ነው በየቀኑ። ቶሎ ነው ልብስ የማጥበው ምክንያቱም ቶሎ ቶሎ ነው ይቆሸሻል። ሴፍቲያም ቢጤ ነው። ወንድሜና ቢጤ ማለት የዘነጥኩ የሚዘንጥ አይነት ሰው ስለሆነ። ነው ልብሱ የሚታጠብለት በአንድ ቀን ነው የሚታጠብለት። እና እኛ

አካባቢ ያለውበት አካባቢ ብዙ አልወደውም ምክንያቱም በጣም ሪስኬ የሆነበት አካባቢ ነው። ደስ የማይል አካባቢ ነው። ምክንያቱም ትንሽ ከደንበር አካባቢ ከሀገሪቱ ደንበር ወይም ደግሞ የሀገሪቱ ጫፍ አካባቢ ስለሆነ ሪስክ ያለው ቦታ ነው። በሱዳን እና በኤርትራ አዋሳኝ ነው ያለው ሱዳኑም ሆነ ኤርትራ ኢትዮጵያን ማጥቃት ከፈለኩ። አጠቃን የሚሉትን ጊዜ እኛን ነው የሚሆነው እኛን የዛን የከተማውን ማለት ነው። ለምክንያቱም ለጥቃት ቅርቡ እሱ ወደ ደንበር ላይ ያለው ከተማ ስለሆነ። ትንሽ ደስ የማይል ነው። አንደኛ ሁለተኛ ማንኛውም ሰው ወንጀል ሰርቶ ወደ ሁለቱ ሀገራት መሸሽ ስለሚችል። ከዚህ ኢትዮጵያ ውስጥ ሰርቶ ማለት ነው ወደ ሁለቱም ሀገራት መሸሽ ስለሚችል አሁን እዛ ጋር ወንጀል በጣም ነው ያለው። ይሄ ደግሞ የሆነበት ምክንያት። ኢትዮጵያ ውስጥ ወንጀለኛ ሌሎች ጎረቤት ሀገሮች ለሚቀበሉ ነው የኢትዮጵያን ወንጀለኛ። እና ማንኛውም ሰው ሰው ገድሎ ይሄዳል ይሄዳል ወደዛኛው ሀገር ማለት ነው። ወደ ኤርትራ ወይ ወደ ሱዳን ይገባል ማንም አይጠይቀውም ምክንያቱም። ከኢትዮጵያ ህግም ደንበሩም ውጪ ሆነ ስለዚህ በዚህ ምክንያት በጣም ነው የምፈራው በጣም ሪስክ ያለው ቦታ ነው። በርግጥ ስራ አለ። ወደ ጎረቤት ሀገራቶች ኢትዮጵያም ማነው ሱዳንም ኤርትራም እንትን ከአለም ጋር ያን ያክል ግንኙነት የላቸውም። ሱዳን በጦርነት ምክንያት። ኤርትራ ደግሞ አምባገነን ስለሆነች ከአለም ጋር ግንኙነት ስለሌላት በእኛ በኩል ነው በቃ የሚገባው ስራ አለ። አካባቢያችን ነኝ ስራ አለ ግን። ስራ ቢኖርም ትንሽ ያስፈራኛል እኔ አልወደውም ሙቀትም ነው። በጣም ሙቀት ነው እና እኔ ደግሞ ሙቀት በጣም መቋቋም ያቅተኛል። እስከ አርባ ሁለት እስከ አርባ ሁለት እስከ አርባ አምስት ዲግሪ ይሄዳል በጣም ከፍተኛው እስከ አርባ አምስት ዲግሪ ይሄዳል እና። አርባ አምስት ዲግሪ ቢሆንም የቤታቸው አሰራር የአካባቢው የቤት አሰራር ደስ የማይል ስለሆነ እኔ አልወደውም አካባቢው። በጣም ነው የሚያስጠላኝ በጣም ያው ግዴታ ስራ ስለሆነብኝ እና እዛ ጋር። የኔ እንትን ማለት የሆነ ብር ስላለኝ እንጂ። ብሩ እንጂ መውጣት ብችል ኖሮ እዛ አካባቢ በአፋጣኝ መውጣት ይችል ነበር። ግን በሚያሳዝን ሁኔታ ከአካባቢው ወደ ሌላ አካባቢ። የራሴን የቤት እቃየንም ሆነ የንግድ እቃዎቼ ይዤ መንቀሳቀስ አልችልም። የዛ አካባቢ አስተዳደር ነው የሚወርሰው ማለት ነው። እና ይኸው ከዛ ውጪ ምንም አማራጭ ስለሌለ እንግዲህ ከመክሰር እዚህ ሁኜ የሚሆነውን ማየት ይሻላል በማለት ነው እንግዲህ እዚህ የምኖረው። አካባቢውን አልወደውም ይጨንቀኛል ጭፈራ ቤት የሚበዛበት መጠጥ የሚበዛበት እንደገና ወንጀል የሚበዛበት እንደ ፍርድ ማግኘት በጣም ከባድ የሆነበት በብር ነው የሚሰሩት እዛ አካባቢ። እና በብር ነው የሚሰሩት አብዛኞቹ ባለስልጣናት እና ያን አካባቢ አልወደውም። ትንሽ እና ያገሉናልም ከሌላ አካባቢ ስለሄድኩኝ እኔ ያገሉናል የምንናገረው ቋንቋ አንፃር ከእነሱ ስለማይመሰ ስለማይመሰሰም የማወራው ቋንቋ አዛ ምክንያቱም መገለል አለ። በዚህ በዚህ ምክንያት አካባቢው በጣም ነው የምጠለው በጣም አልወደውም። አማራጭ ስለሌለ ይኸው ብሬን ኢንቨስት ያደረኩበትን ብሬን ትቼ መሄድ ስለማልችል ነው ደግሞ ሲሄድ ምንድነው? እዛ አሁን አለውበት አካባቢ ሲሄድ ስመጣ እንትን የለም። መረጃ ፖለቲካ መረጃ ምናምን ብቻ ስራ መሆን ብቻ ነው ቼክ አድርጌ የመጣሁት። እና በዛ ምክንያት። ያለውን ፖለቲካ ሁኔታ መሆን ይችላል ድንበር ላይ መሆኑ ምን ችግር ሊኖር አይኖር ይችላል የሚለው? ቼክ ሳላደርግ ስለ ስለመጣው እንጂ። የሆነለበትን አካባቢ አልወደውም። ትንሽ አደገኛ የሆነ ቦታ ነው እንደገና ጭፈራ መጠጥ የሚበዛበት ቦታ ነው። ሙቀት በጣም አለውና በዚህ በዚህ ምክንያት የሚኖርበትን አካባቢ አልወደውም ያስጠላኛል

መስመር ላይ ቪዲዮ እመለከታለሁ ብዙ አይነት ቪዲዮ ነው የምመለከተው መስመር ላይ ብዙ ጊዜ መስመር ላይ ዋይፋይ ስላለ ምንም አይነት ቪዲዮ ለመመልከት የምሞከረው መስመር ላይ ነው ኦንላይ ነገር ላይ ነው የምመለከተው። ያው ብዙ ጊዜ መስመር በእኛም ትርጓሜ የለውም ኦንላይን ኦንላይን ነው የምንላቸው እና መስመር ላይ ያሉ ቪዲዮዎችን እዛው ላይ መስመር ላይ ነው የምመለከተው ዳውንሎድ አድርጌ አንመለከትም። ፊልምም ቢሆን ሁሉን ነገር ፊልምም ሊሆን ይችላል አንዳንድ ቲቶሪያል ሊሆን ይችላል ብዙ ነገሮችን መስመር ላይ ነው የምመለከተው። ፊልም አሁን ለምሳሌ ፊልም ቴሌግራም ላይ እዛው ወይ ቴሌግራም ወይ ዩቲዩብ መስመር ላይ ነው ዞሮ የምመለከተው። መስመር የትኛውም ነገር ምንም አይነት ቪዲዮ መስመር ላይ ለመመልከት እንሞክራለን ይሄ የሆነው ደግሞ ምንድነው? በዚህ አንድ አመት ውስጥ ነው እንደዚህ የሁል ጊዜ ስራዬ አይደለም የሁል ጊዜ ተግባሪ አይደለም። መስመር ላይ ቪዲዮ መመልከት ምክንያቱም አንዳንድ ጊዜ መስመር ላይ ቪዲዮ ለመመልከት የግዴታ ብር ያስፈልጋል። ኦንላይን ወይ ዳታ መግዣ ኢንተርኔት መግዣ ዋይፋይ መግዣ ግዴታ ያስፈልጋል። እና ብዙ ጊዜ በዚህ አንድ አመት ውስጥ ነው ዋይፋይ ስለገዛው መስመር ላይ ቪዲዮ የማይ እንጂ ከዚህ አንድ አመት ውጪ በነበረው ጊዜ ኢንተርኔት ስላልነበረ ስለሚዘጋ እንደ ሀገር ስለሚዘጋ ምንድነው የምናደርገው? ፊልም ቤቶች ቪዲዮ ቤቶች ሄደን ሄጄ አስጭኜ የማየው ማለት ነውና። የሆነ ቋሚ አይደለም ሁል ጊዜ አይደለም መስመር ላይ ቪዲዮ የማየው። አሁን ከአንድ ወራት በኋላ ዋይፋይ ያልቃል። ዋይፋይ ሲያልቅ አሁን ቪዲዮ ቤቶች ሄጄ ነው ፊልምም ማንኛውንም ቲቶሪያልም ሊሆን ይችላል የምፈልገውን ነገር እንትን የማስጭነው ቪዲዮ ቤቶች ሂጄ ነውና። እና ሁሌ አይደለም እንግዲ ባገኘሁት አጋጣሚ መስመር ላይ ለማየት ነው የምሞከረው። ምክንያቱም በጣም ቀላል ነው። እዚህ ነው የምፈልገውን ነገር ነው ቪዲዮ የሚያመጣልኝ። ያሰብኩትን እና ጥሩ ነው ቪዲዮ መስመር ላይ ማየት። ግን ሁሌ አይገኝም ዋይፋይ። በተገኘ ቀን ነው እና በዚህ በዚህ አመት ነው ቪዲዮ መስመር ላይ ማየት የጀመርኩት። እንጂ ከዚህ በፊት ፊልም ቤቶች እየገባው ነው ቪዲዮ ቤቶች እየገባው ነው። ቪዲዮዎችን የማየው።

ማህበራዊ ሚዲያ ያው እንደሁኔታዎች ነው እጠቀምት አሁን ላይ እጠቀማለው ምክንያቱም ማህበራዊ ሚዲያ አሁን የገቢ ምንጭ ሆኗል ከመዝናኛ ባለፈ የገቢ ምንጭ ሆኗል። እና ማህበራዊ ሚዲያ እጠቀማለው በተለይ ደግሞ ዩቲዩብ በጣም ምርጥ ገቢ አለው። ቲክቶክም እንደዛው ምርጥ ገቢ ስላላቸው ከዚህ በፊት አላውቅም ነበረ ማህበራዊ ሚዲያ። ገቢ እንደሚያስገኝ ገንዘብ ሊያስገኝ እንደሚችል እና ከቅርብ ጊዜ ወዲህ ነው በደንብ ማስተዋል የጀመርኩት። በጓደኞቼ አማካኝነት እና ማህበራዊ ሚዲያ እንድጠቀም ምክንያት ሆኖኛል። አለም አቀፍ ዩቲዩብም አለም አቀፍ ቲክታክን በመክፈት ተከፋይ መሆን እንደሚቻል በፎሎወር እና በቪው ተከፋይ መሆን እንደሚቻል ሁለቱም ጋር ሳይ እንትን ማህበራዊ ሚዲያ መጠቀም ግዴታ ነው። ሁለተኛ ደግሞ የምንሰራውን ስራ ማስታወቅ በጣም ምርጡ ብዙ ደንበኛ ብዙ ከስተመር ማምጣት ስለሚቻል። ሀበሻ ልብስ ለማስታወቅ በጣም ምርጥ አጋጣሚ ነው። አሁን ላይ ሀበሻ ልብስ በጣም ፌመስ ሆኗል በጣም ተደራሽ ሆኗል። እንኳን ኢትዮጵያውያን ከኢትዮጵያውያን አልፎ ማንኛውም ሰው እንደ ዲዛይነር የሚለብሰው ነው። ማለት አዲስ እንትን ሆኗል ፋሽን ሆኗል። ሀበሻ ቀሚስ እና አሁን ላይ ባለሙያ ነው ሚያስፈልገው ስለዚህ ባለሙያና ገዢ ነው ሚያስፈልገው። እኛ ደግሞ ባለሙያ ስለሆንን ጥሩ ማስታወቂያ እንሰራበታለንና ማህበራዊ ሚዲያ ጠቃሚ ነው በጣም ደስ ይላል። የሆነ ሰዓት ግን ይሄን ነገር ከማወቄ በፊት በጣም ነበር የተጎዱ የነበረ በማህበራዊ ሚዲያ። ምክንያቱም እኔ ተመልካች እንጂ ማህበራዊ ሚዲያ መስራት ላይ መጠቀም ላይ አልጠቀምም ነበረ። በዚ ምክንያት በጣም ነበር ዲፕሬሽን ውስጥ ምገባው ጥሩ ህይወት የሚያዩ ሰዎችን ማለት ከትንሽ ተነስተው ከፍ ያለ ደረጃ የደረሱ ሰዎችን ሳይ። ቤት ውስጥ በምሆንበት ሰዓት እኔ ምንም አይነት እንቅስቃሴ እያደረኩ እንዳልሆነ ነው ሚሰማኝ እና። ሌግዠሪ ኑሮ የሚኖረው ጥሩ ኑሮ የሚኖረው።

መብረቅ አዎ በጣም ነው የምንፈራው መብረቅ። ምክንያቱም በጣም ትልቅ ላይት አለው እንደገና ደግሞ በጣም ትልቅ ድምጽ አለው። ከዛ ወብደሞ የኛ አካባቢ የኛ ሀገር መብረቅ መከላከያ። አልተሰራለትም እንደሌሎች ትልልቅ ሀገሮች። እና በማንኛውም ቦታ መብረቅ ሰው ሊጎዳ ይችላል ቤት ብዙ ነገር ሊያቃጥል ይችላል ምናምን እና በጣም ነው የምፈራው። ምንም በየትኛውም ሰዓት የሚከሰት ነው መብረቅ ባለ ሰዓት የሆነ ነገር መጥፎ ነገር ልከሰት ይችላል። እንደገና ደግሞ እኔ ምንም ነገር አያስፈራኝም ግን እንደ መብረቅ የምፈራው በጣም ከባድ ነገር የለም። ብዙ አይነት የተፈጥሮ እንትኖች አሉ እንቅስቃሴዎች ነው ምንድነው የሚባሉት? አሉ ግን እንደ መብረቅ ግን የምፈራው ከባድ ነገር የለም። ምክንያቱም መብረቅ በጣም ከፍተኛ ላይት ነው ያለው ከፍተኛ ሲያየው ማለት ነው። ከላይቱ በሌላ በጣም የሚያስደነግጠኝ ደግሞ ድምጽ ሆኖ ድምጽ በጣም የሚያስደነግጠኝ ብዙ ጊዜ እንትን ይሄ ብርድ ልብስ ውስጥ ወይ ደግሞ እንትኔ ይሄ ሙዚቃ ማዳመጫ ኢርፎን አድርጌ ነው የምተኛው። ምክንያቱም በጣም ስለምፈራ ስለምደነግጥ እና ብዙ እንደገና መጋረጃዎቼን መስኮቱን እንዳለ በሙሉ እሸፍናቸዋለሁ ላይቱን እንዳላይ ማለት ነው። በጣም ነው የሚያስደነግጠኝ ላይቱ ከፍተኛ ላይት ስለሆነ እና እኔ ምንም አይነት የተፈጥሮ አደጋዎች ብዙ ናቸው። እንደ መብረቅ ግን አደጋ ሊያመጣ የሚችል ነገር የምፈራው ነገር የለም። ምን እንደሆንኩ አላውቅም እኔ እስካሁን እኔ የማውቀውም እኔ አቅራቢያ መብረቅ የጎደው ሰው አይቼ አላውቅም። ግን የሚገርመው ወራቶች እኔ በበጋ ወራት ለምን በምን በምን አስተውየ የማላውቀውን እኔ እግዚአብሔር እንደሚቆጣ የማስበው መብረቅ ባለበት ሰዓት ነው። እግዚአብሔር የሆነ ብቻ እግዚአብሔርን የማስበው በጣም ይሄ በየሰከንዱ በየማይክሮ ሰከንዱ እንዳስበው ነው የምሆነው ማለት ነው። መብረቅ ሲኖርና በቃ የእግዚአብሔር በትር ነው የሚመስለኝ በትር ማለት መግረፊያ ነገር ማለት ያስቀየመውን ሰው ሊሆን ይችላል ምናምን የሚመታበት በትር ነው እስኪመስለኝ ድረስ በጣም ነው የምፈራው። እና በማንኛውም ጊዜ እግዚአብሔርን አላስታውስም የራሴን ዝም ብሎ እዚህ የተዘበራረቀ ህይወት ነው የምኖረው። ግን መብረቅ ባለበት ሰዓት በቃ ከእግዚአብሔር ነው የማስበው በቃ አሁን ተቆጥቷል እስከዛሬ የሰራሁትን ሁሉ ነው የማስበው እና መጥፎን ከሰራሁ ሰው ካስቀየምኩም እንደዚሁ ብዙ ነገር ከሰራሁ ትዝ የሚለኝ የማስታውሰው መብረቅ ባለበት ሰዓት ነው። በጣም መፍራት እፈራለሁ በጣም ምንድነው በፈረንጅ እሚባል ትራማዶ ትራማዶና ምንድነው የሚባለው? እና በጣም ይሄ ኦቨር ነው እና አንዳንዴ ጊዜ ሳይኮሎጂ ራሱ ያስፈልገኛል ይመስለኛል። ምክንያቱም መሳሪያ ሲጮህ አያስፈራኝም የሆነ ነገር ሲጮህ አያስፈራም ምንም ነገር አስፈሪ ዳንጀር የሚባሉ ነገሮች ሁሉ አያስፈሩኝም። ግን መብረቅ በጣም በጣም በጣም በጣም ነው የምፈራው በቃ አለም ላይ ብዙ በቃ አስፈሪ አደገኛ ነገሮች ሊኖሩ ይችላል። እኔ እንደ መብረቅ ልፈራው የምችለው ነገር የለምና ኤርፎን አድርጌ ስክሪን በቃ መብረቅ ካለ ስክሪን ቶሎ ብዬ ነው የማጠፋው። ስልኬን እየነካካሁ ከሆነ ሙዚቃ እያዳመጥኩ ከሆነ በተለይ ሙዚቃ ትሉ ነው የምዘገው ምናምን እና ይሄ የኤርፎርኑ የለም የእንትኑ ማዳመጫ በእሱ ነው። እንትን የምለው እንጂ ይሄ ቪዲዮ ሙዚቃዎች ምናምን ፊልም አላይም። መብረቅ ባለበት ሰዓት ምክንያቱም እንትን በዚህ በኢንተርኔት አማካኝነት በሲግናል አማካኝነት የሚመታኝ ሁሉ ይመስለኛል ምክንያቱም እንደነገርኩህ መከላከያ የለም። እዚህ እኛ ያደነበት አካባቢ የመብረቅ መከላከያ የለም እና በጣም ነው የምፈራው። ሲጀመር መከላከያ ቢኖርም ያድናል ብዬ አላስብም ግን እኔ በቃ ሳይኮ ቢኖርም ራሱ እኔ የትም ቦታ ብሄድ እፈራለሁ። ጨለማው ቦታ መቀመጥ ይሻለኛል ላይቱን ላለማየት ድምፁን ላለመስማት ደግሞ በጣም የማይሰማ ቦታ መቀመጥ አለብኝ። እና መብረቅ በዚህ ልክ ነው መፈራው። አንዳንድ ጊዜ የሆነ የሳይኮሎጂ ችግር ሳይኖርብኝ አይቀርም። እንደዚህ ሲከሰት እና ቤተሰቦቼ ምናምን በጣም ነው የሚደነግጡት እንደዚህ ስሆን በጣም ግራ ይገባቸዋል የሆነ የአእምሮ በሽተኛ የሆንኩ ያክል ነው የሚሰማቸው። እና መብረቅ በጣም በጣም በጣም በጣም ነው የምፈራው በጣም

መስመር ላይ አዎ መስመር ላይ እማራለሁ በጣም ብዙ አይነት ትምህርቶችን መስመር ላይ ተምሬአለሁ። አሁን ላይ ስራ ላይ ያዋልኳቸውም ገና ወደፊትም እማውላቸውም መስመር ላይ። የተማርኳቸው ትምህርቶች አሉ። የመጀመሪያው ሙያ ነው። ብዙ አይነት ሙያ አለ ለምሳሌ የሀበሻ የሀበሻ ሙያ ምንድነው? ዶሮ መስራት በጣም ከባድ ነው እኔ ደግሞ ከእናትና አባቴ ጋር አላደኩም። እና ዶሮ የመስራት እናት ናት ብዙ ጊዜ። ትኩረት ሰጥታ ሙያ የምታስተምረው እና በዛ ምክንያት እኔ ሙያ አልችልም ዶሮ መገነጣጠል አልችልም እና። ምን ላይ ተማርኮ ኦንላይን ነው የተማርኩት ኦንላይን ያለው። የሚያስተምሩ ሰዎች አሉ እናቶች በዛ የመጀመሪያው ሙያ ተምሬያለሁ። ሁለተኛ ደግሞ በኦንላይን ስራዎች ተምሬያለሁ። ብዙ አይነት ኦንላይን ስራዎች ተምሬያለሁ። ዋናውና ትልቁ ደግሞ የፎሬክስ ትሬዲንግ እንትን እንዳለ ትሬ ትሬድ ምንድነው? የሚባሉ ኮርሶች ኮርሶችን ተምሬያለሁ። የኦንላይን ኮርስ ማለት ነው። ፎሬክስ አሁን ኢንቨስት የማደርገው አይነ ገንዘብ ስለሌለ ወደፊት የማደርገው የማደርገው የምሰራው ስራ እሱ ነው። እና ፎሬክስ ትምህርት ተምሬአለው እሱ ነው እንግዲህ በመስመር ላይ ነው የተማርኩት። ሳልገዛ ምንም አይነት ነገሮችን ሳልገዛ የተለያዩ ትሬደሮች የሚያስተምሩትን መስመር ላይ የሚያስተምሩትን ትምህርት ተምሬ ማለት ነው። ለአንድ አመት ያክል ሰርቻለሁ ግን ፎሬክስ እንግዲህ የሚያውቀው ሰው ያውቀዋል። ለብዙ አመታት ሉዚንግ ስትራይክ ውስጥ ገብቶ ነው ከዛ ወደ ፕሮፊተር የሚሆነውና ሰው በዚህ ምክንያት በቂ ኢንቨስትመንት ስለሌለኝ ለአንድ አመት ብቻ ሰርቼ አቁሜያለሁ። ሌላውና ትልቁ ደስ እየተሰኘው የምኖርበት አንዱና ትልቁ ምንድነው? በገና በገና የኢትዮጵያ ባህላዊም እንደገና ደግሞ ምንድነው? የኦርቶዶክስ ዋና የመዝሙር እንትን ነው እቃ ነው መሳሪያ ነው እና በገና መስመር ላይ ነው የተማርኩት መስመር ላይ። አሉ በጣም ብዙ ፓርቶች ተከፋፍለው የሚያስተምሩ ማለት ነው። እና በገና ነው የተማርኩት በመስመር ላይ ነው መስመር ላይ በጣም ምርጥ ነው። አብራርተው ዲቴል ኢቭን ወደኋላ እየተመለስኩ ስለሆነ መማር የረሳሁትን ነገር ልማር የምችለውና በገና አንዱ መስመር ላይ የተማርኩት ትልቁና ዋናው ነገር ነው። እና ብዙ አይነት ነገሮች ተምሬያለሁ። አለብን እነዚህን ነው እና ግን የየእለት እንደ እኔ እያንዳንዱን ነገር የየእለት እለት ተግባሬን አብዛኛውን መስመር ላይ በመማር ነው። እንደገና ግራጁዌት ያደረኩትም በጦርነት ምክንያት ይኸው ዩኒቨርሲቲው ተበታትኖ መስመር ላይ በመማር ነው። ግራጁኤት ያደረኩት የጨረስኩት ማለት ነው። እና ብዙ አይነት አለ። ብዙ አይነት መስመር ላይ መማር የምንችላቸው ብዙ አይነት አሉ። እንደገና ደግሞ ሜካፕ ራሱ መስመር ላይ በመማር ነው። ሜካፕ ፊቴን የራሴን ፋውንዴሽን የራሴን ፊት መስራት ማለት ሜካፕ ወጪዎች የፀጉር ቤት ወጪዎች በጣም ከባድ ስለሆኑ ቤቴ ብችል ደግሞ ወደ ሙያ የምቀይረው ወደ ቢዝነስ ልንቀይረው የማስበው ምንድነው? ሜካፕ አርቲስትነት ነው። እና ኦንላይን በመማር እሱንም ጥሩ ውጤት አስመዝግቤያለሁ። ኦንላይን ብዙ ነገሮች ኦንላይን የምማረው ኦንላይን ነው ይሄ። ማኑዋል ነገር በጣም አስፈላጊ ካልሆነ ማኑዋል ነገር አልሄድም ቤቴ ውስጥ ሆኜ የምሰራቸው በጣም ብዙ አይነት መስመር ላይ። የምሰራቸው ስራዎች አሉ። እንደገና ደግሞ ኬክ እና ዳቦ አሰራር የለመድኩት። መስመር ላይ ነው። መስመር ላይ ነው ኬክ በተለይ ኬክ መስመር ላይ ነው የተማርኩት። ስቴፕ ባይ ስቴፕ ማለት ነው። እና ኬክ አሁን ላይ የቤት ውስጥ ኬክ በጣም በመስራት እታወቃለሁ። እንደዚሁ ዳቦ የኢትዮጵያን ባህላዊ ወይም ዳቦ እንደገና ደግሞ የውጭ የብዙ ሀገር አታውቁት እንጅ ይሄ መስፈር ላይ በመማር ነው። እንጂ

የሚጠቀመው የቦርሳ አይነት ብዙ ጊዜ ከጀርባ የሚያዙ የተማሪዎች አይነት ነው። ምክንያቱም በትምህርት ቤት በጣም ስለለመደብኝ ቀለል ያሉ በጀርባም ሚያዙ ወይ ደግሞ በሁለቱም ትከሻ የሚነገቱ የቦርሳ አይነቶችን በጣም ነው የምወዳቸው። ብዙ ጊዜ እነሱን ነው የምንጠቀመው። ጉዞም ሲሄድ እነሱን ነው። ማለት ቀለል ያለ ልብስ ውስጡ ጋር አድርጌ ደርሶ መልስም ሊሆን ይችላል የተለያዩ ነገሮች እሱን አደርጋለሁ። ቤት ውስጥ ግን ማለት ስራ ቦታ ምናምን በመሄድበት እነዚህ አብዛኛውን ሰው የሚይዘው ምንድነው? በአንድ ምትከሻ የሚያዙ ሌዘር ቦርሳዎች፣ እንደገና ደግሞ ከፋይ ነገሮች፣ ከፋይ ቦርሳዎች፣ ከፋይ ልብስ ያለባቸው ማለት ነው ብዙ አይነት የምጠቀማቸው ቦርሳዎች አሉ። ቦርሳ በጣም ነው የማወደው። እኔ ከሽቶ ቀጥሎ ቦርሳ በጣም፣ በጣም፣ በጣም የምወደው የቦር፣ ነገር ነው። ብዙ አይነት ቦርሳዎች አሉ። ሳጥኑ፣ ሳጥኑ ብዙ የሞላው እንትን ነው፣ ቦርሳ ነው እና ብዙ አይነት ቦርሳዎች አሉ። አይነታቸው እንግዲህ በጣም ትንሽ በእጅ ምያዙ አሉ። እንደገና ደግሞ በትከሻ የሚያዙ አጠር ያሉ፣ ማንገቻ ያላቸው ቦርሳዎች አሉኝ። እንደገና በጣም ረጅም የማንገቻ ያላቸው ይሄው በአንድ ትከሻ ነው ሁሉም እንትን የሚደረጉት፣ በአንድ ትከሻ እንትን የሚሉት አሉ። ረዣዥም ማለት ነው፣ እንደገና ደግሞ አይነታቸው የጨርቅ አለ እንደገና ደግሞ ቆዳ አለ። ከዛ ውጪ ይሄ በከፋይና በስፖንጅ የሚሰሩ አይነት አሉ። ሌዘሮች አሉ፣ ብዙ አይነት ቦርሳዎች አሉኝ። ከዛ ደግሞ ትልልቆቹ የልብስ መያዣ ቦርሳዎች ከሆኑ ሻንጣን ነው የሚባሉት መሰለኝ እነሱ ማለት ቦርሳ ለመባል ምንድነው ለልብስ ብቻ አይደለም ይሄ ቫኬሽን የሆነ ቀ፣ ለአንድ ቀን አዳር ምናምን ለመውጣት የሚሆኑት፣ ብዙ ጊዜ አሉኝ። የፒንክ ትንሽዬ አለችኝ፣ የሌሊት ልብስ ብቻ ሊይዝባችሁ የምትችል፣ በእጅ የምትያዝ ማለት በእጅ ብቻ የምትያዝ ማለት ነው። እንደገና ደግሞ የፒሲ ፖርሳም አለኝ። የፒሲ ቦርሳ ብዙ ጊዜ አልጠቀምበትም ምክንያቱም ፒሲው ራሱ ስለተሸጠ። የቀረውና አልጠቀምበትም። በጣም ጥሩ አለኝ። ግን ጥቅም ላይ አይወለም እሱ። ፒሲ ስገዛ እጠቀምበት ይሆናል። አሁን ላይ ግን አልጠቀምበትም። ያሉኝ ቦርሳዎች ለጊዜው እነዚህ ናቸው። ያው ትንሽ እንደሆነ ይገባኛል ግን እነዚህ ናቸው። ግን የምወደው የቦርስ አይነት ካሉኝ ውስጥ ማለት ነው እነዚህ በአጭር ማንገጫ ያላቸው ሆኖ ትንሽ ሳይዛቸው ትንሽ የሆኑ ማለት በጣም ትንሽ አይደለም መካከለኛ የሆኑ እና ማንገቻቸው ትንሽ አጠር ያለ ሰንሰለት ያላቸው ብዙ ጊዜ ጌጣ ጌጥ ያላቸው ከለርፉል አልወድም የጥቁር ወይ ነጭ ወይ ክሬም ከለር ወይ ቸኮሌት ከለር የሆኑ ቦርታዎች ቦታዎች ይመቹኛል። እና ደግሞ እንትን ሌዘር ቢሆኑ ደግሞ የገለጠ ለኔ ምቾት ይሰጡኛል እና እንደዚህ አይነት ቦርሳዎች እወዳለሁ፣ እጠቀማለሁም። ብዙ አይነት ቦርሳ አለኝ። በትንሹ ግን ይሄን ይመስላል።

በእጅ የሚሰራ ስራ አዎ እሰራለሁ በብዙ ነገሮችን በእጅ እሰራለሁ እናቶቻችን ኢትዮጵያውያን በእጅ መስራት ትልቅ ነገር ነው ለሴት ልጅ ብለው የሚያስቡት በዛ ተጽዕኖ ማንኛውም የሚሰሩ ስራዎችን እሰራለሁ። እኛ አካባቢ ጥጥ መፍተል እንዘርት ማሾር እሚባል እንደዛ አለ እና ጥጥ ብዙ ጊዜ እኛ ጋር አለ በብዛት። እንደገና ኪሮሽ ደግሞ ይሄ በጅም የሚሰራ ማንኛውም ዳንቴል ነገሮችን እንሰራለን። እና ብዙ አይነት የሚሰሩ ነገሮች ነበሩ ልጅ እያለሁ ማለት ነው። አያቴ ስትመጣ የምታስተምረን አያቴ እኛ ቤት ስትመጣ እናቴን አስለምጃቸው ምናምን ተቆጫቸው እያለች የምታሳየኝ ነገር ነበረች ነበረች ትንሽ ነገር። እና በጅ የሚሰራ ነገር ትንሽ ነገር እሞክራለሁ ወይም ለአያቴ ስትመጣ የምታሳየኝን ነገር ከዛ ውጪ ግን። እናቴን አስለምጃቸው ምናምን ተቆጫቸው እያለች የምታሳየኝ ነገር ነበረች ነበረች ትንሽ ነገር እና በጅ የሚሰራ ነገር ትንሽ ነገር እሞክራለሁ ወይም ለአያቴ ስትመጣ የምታሳየኝን ነገር ከዛ ውጪ ግን አሁን። ላይ እናቴ አረ ምን ብወጣችሁ ነው የምትለን ምክንያቱም እኔ በጣም ብዙ ነገር ሰርቻለሁ እናቴ አሳይተኝ ሰርቻለሁ ምን አተረፍኩኝ ነው የምትለው ምን አተረፍኩኝ ይሄን ህመም ነው ጋር ያተረፍኩት። ነገሮች ድሮ ድሮ ያው በጣም በእንትን ነው በማይመቹ መቀመጫዎች ይኖራሉ ድጋፍ የሌላቸው ምናምን እና። በዛ ምክንያት እናቴ አሁን ላይ እኛን ያው ብዙ እንትን አታደርግንም አትደግፈንም አያቴ ስትመጣ ግን። በጣም ነው የምትቆጣኝ በጣም እንዴት እንዴት አንቺ በአንቺ እድሜ። ልጄ በአንቺ እድሜ እኮ ብዙ ነገር ትችል ነበረ በእጅ የሚሰሩ ስራዎችን በሙሉ። ትችላለች ስፌት ትሰፋለች ምናምን ትለኛለች እኔ ግን። ስፌት ለመስራት ከሞከርኩኝ እጄ ይወጋኛል መርፌ ይወጋኛል። ኪሮሽ ዲዛይን ማውጣት ጭራሽ አልችልም። ዲዛይን ማውጣት ይከብደኛል ኪሮሽ ስሰራ። እና ይሄ ደግሞ ምንድነው? ማሚ ናት ዘሮ የማሚ ጥፋት ነው ማሚ ናት ምንም ነገር መስራት የለባችሁም እናንተ። መስራት መማር ነው ያለባችሁ በእጅ የሚሰሩ ስራዎች አያስፈልጓችሁም ወደ ቴክኖሎጂ ነገር። መቀየር ነው። በላ ትለናለች አሁን ራሱ በቅርብ ሰዓት በጅ እሷ ትሰራለች እና። በእጅ የምትሰራውን እኔ የኪሮሽ መጥለፊያ ማሽን አመጣሁላት። እና እሷ አዲስ ነገር መፍጠር ነው ደስ የሚላት ልክ አሁን የኪሮሽ ማሽን ማምጣት አሁን ቀለል ያለ ነው ለሷ። ነገሮች ቀለል አርጋ ትሰራለች እና። ማሚ በጅ የሚሰሩ ስራዎችን እንድሰራ አታደርገኝም። አያቴ ስትመጣ ብቻ ነው በእጅ የሚሰሩ ስራዎችን የምሰራ እኔ። ከዛ ውጪ። ማሚ በጣም ነው የምትቆጣኝ አክስቶቼ ይቆጡኛል ለመስራት ከሞከርኩኝ እና በዚህ እንትን። በእጅ የሚሰሩ ስራዎችን አልሰራም ምንም አይነት ነገር በእጅ የሚሰሩ ነገሮች። አልወድም እና አልወድም ማለት ማሚ ስለማትፈልግ ማለት ነው። እኔም አልሰራም አያቴ ስትመጣ ብቻ ነው። እና የአያቴ ቤተሰቦች ሲመጡ ናቸው የሚያሰሩኝ እንደዚህ የሄጄ ስራዎችን ማንኛውም ነገር እጅ ስራ። አያቴ ስትመጣ እሰራለሁ እናቴ ስትኖር ደግሞ አልሰራም። እቆጣለሁ እና በዛ ምክንያት የእጅ ስራ የሚሰራ ስራን አላደርግም የሚሰሩ ስራዎችን አላደርግም

አዎ የማንቅያ ሰዓት እጠቀማለሁ በጣም ብዙ ጊዜ ነው የምጠቀመው ምክንያቱም እኔ በጣም እንቅልፋም ነኝ ጠዋት ላይ እና ጠዋት አስራ አንድ ሰዓት መነሳት አለብኝ ስፖርቱ ለመስራት ምግብ ለመስራት። አንዳንድ ስራዎችን በጧት መጨረስ እወዳለሁ እና ይሄ ማንቂያ ሰዓት ካልተጠቀምኩኝ በዛው አርፍጄ ነው የምነሳው። እና ብዙ ጊዜ የማንቂያ ሰዓት እጠቀማለሁ እረፍት ካልሆንኩኝ በስተቀር። ቤታችን ይቺ ትንሽዬዋ አላርም አለችን በየክፍላችን ማለት ነው። እና የማንቅያ ደውል አንደኛ እጠቀማለሁ ሌላ ደግሞ የውይ ማንቅያ ደውል ማልጠቀምበት ሰዓት ምንድነው? ማሚ ራሱ የማንቅያ ደወል ናት መጥታ በቃ ትጮህብናለች ትጮህብናለች ትጮህብኛለች። እኔ ላይ እና ያው እሷ ራሷ አንድ የማንቅያ ደወል ናት። ማሚ ራሱ እና ብዙ የማንቅያ ደውሎች አሉ አንድ ብቻ አይደለም። ቤተክርስቲያናት አሉ አንዳንድ ጊዜ ቤተክርስቲያናት ላይ ራሱ። ያው ስለሚሸመደድ በምን ሰዓት የሚባለውን ነገር እና አስር ሰዓት ስምንት ሰዓት አስራ አንድ ሰዓት ሲሆን ምናምን የሆነ የምንሰማው ድምጽ ሰአቱን ስለሚነግረን። የቤተክርስቲያን ቃላትም አንድ ማነው የቤተክርስቲያን ድምፆችም አንድ የማንቅያ ደውል ናቸው ለኔ። ማንቂያ ስዓት የምጠቀምባት አንዱ እሱ ነው። ሌላው ደግሞ ቤት ውስጥ በስልኬም እንደገና አይቼ ራሱ አላርማ አውቀዋለች። በሱም በሁለቱም እጠቀማለሁ እና አንዳንድ ጊዜ በጣም አምሽተህ ስተኛ አልሰማሁም ሁሉ። ከእኔ ቤት አልፎ ራሱ ማንቂያ ሰዓቱ ማለት ነው። ከእኔ ቤት አልፎ ማንቂያው ከሌላ ቅሩም ሌላ ቦታ ይረብሻቸዋል እኔ ሳልሰማው ማለት ነው። እነሱ ተነስተው ምናምን ማሚ መጥታ ትቀሰቅሰኛለች ምናምን። እና የማንቅያ ስዓት በደንብ ነው የምትጠቀመው ካልተጠቀምኩ በቃ ስራም ይቀራል ስፖርትም ይቀራል ምንም ይቀራል። እና ትንሽ ስራ ስለምበዛብኝ ማታ ደሞ አምሽቼ ስለምተኛ። የማንቅያ ሰዓት በጣም በጣም በጣም ነው የምትጠቀመው

የስራ ጊዜ ገደብ አላስተካክልም። ምክንያቱም የመጣልኝን ስራ ነው ብዙ ጊዜ የምሰራው። የተለያየ በተለያየ ቀን የተለያየ የመጣልኝ ስራ ነው የምሰራው። እና ገደብ አይኖረኝም ስራ ጊዜ የሚያስመሸ ስራ ከሆነ እሰራለሁ። በጊዜ የምወጣ ከሆነ በጊዜ እወጣለሁ እና ብዙ ጊዜ ማለት ነው። እና የስራ ጊዜ ገደብ አስተካክየ አላውቅም ገደብ የለኝም አላስተካክልም። አንዳንድ ጊዜ በጣም ኦቨር የሆነ ስራ ይኖራል። ምክንያቱም ባለቤቶቹ እንዳዘዙኝ ነው። እና አንዳንድ ጊዜ ያው ቤት ውስጥ ብዙ አይነት ስራ አለ። አንዳንድ ጊዜ በጣም በጣም ብዙ ልብስ ይታጠባል በጣም ብዙ ልብስ ይዘጋጃል። ቤቱ ይጸዳል ምናምን ምናምን እና ሰዎቹ ምንድነው ብዙ ነገር የሚያስተካክሉበት ምንጣፍ የሚያጥፉበት የሚታጠብበት ቀን ይሆናል። እና ኦቨር የስራ ጊዜ ይኖረኛል። ካልጨረስኩኝ ምንም አይነት ገደብ አይኖርም የስራ ጊዜ ገደብ አይኖርም መጨረስ አለብኝ። አንዳንድ ቀን ናት ደግሞ ሰዎቹ ቤት ውስጥ የማይውሉ ከሆነ። ጭራሽ ስራ አይኖርም ምክንያቱም ቤቱ አንድ ጊዜ ነው የሚፀዳው። እንደገና ውስጥ ቤት ካሌሉ ምግብ አልሰራም ምናምን እና። ቤት ውስጥ ከሌሉ ደግሞ በጊዜ እወጣለሁ ማለት ነው። እና በጣም ብዙ አይነት የስራ ማለት ብዙ አይነት ስራ ስላለ የስራ ጊዜ ገደብ አስተካክዬ አላውቅም። እነሱም እንደ አስተካክል አይፈልጉም ምክንያቱም ስራቸውን ሳልጨርስላቸው ወዴትም እንዲሄድ አይፈልጉምና። የስራ ጊዜ ገደብ አላስተካከለም። ኦቨር የሆነ ምንጣፍ ይታጠባል በጣም ብዙ ምንጣፎች አሉ የምኝታ ቤቶቹ የሳሎኖቹ በጣም ብዙ ስራ ይኖራል። አንዳንድ ቀናቶች ያው አንዳንድ ቀን አይደለም በዛ ያለ ቀናት። ዛሬ ምንጣፍ ከታጠበ ነገ ደግሞ ልብሱ ይታጠባል ልብሳቸው በሙሉ የፋሚሊ ይታጠባል። ከዛ ደግሞ ቀስ እያለ ብርድ ልብሳቸው አንሶላቸው መአት ነው በየቀኑ ነው የሚቀየረው። እና በጣም ብዙ ስራ ስላለ ከአንዳንድ ቀናት ውጪ ስራ መአት ነው ያለው እና ያ ስራ ባለቀ ሰዓት ነው መንቀሳቀስ የምችለው። የስራ ገደብ የስራ ጊዜ ገደብ አይኖረኝም። አንዳንድ ቀናት ደግሞ ቫኬሽን ሲወጡ ከቤት ሲሄዱ ቤቱ ብዙ ቶሎ ቶሎ አይፀዳም እንደገና የሚሰራ ምግብ አይኖርም። በዛ ምክንያት ለቫኬሽን ትንሽ ቀናት ከሆነ ደግሞ ለረጅም ቀናቶች በጊዜ እወጣለሁ ማለት ነው። ከስራና የስራ ጊዜ ገደቤ ያልፋል ወይ ደግሞ ዝቅ ይላልና። የስራ ጊዜ ገደብ አላስተካክልም አስተካክየ አላውቅም። ደሞዜ ጋ ስለሆነ የሚቆረጠው በሰአት አይደለም የምሰራው። በሰአት አይደለም ስራውን በጨረሰ ስለሆነ። የስራ ጊዜ ገደብ አላስተካክለም።

የሙዚቃ መሳሪያ መጫወት እችላለሁ የሚፈልጉት በገና ነው። እኔም በገና እንደማንኛውም ሰዎች መልመድ እችላለሁ ማለት ነው። መጣው ነው እና ከዛ ግን ደግሞ የሚጫወተው ቫዮሊን ነው። ቫዮሊና ፒያኖ በጣም ነው የምወደው ሙዚቃ መሳሪያ ነው። ፒያኖ እጫወታለሁ ብዙ ጊዜ ፒያኖ ከተጫወትኩ ምንድነው ወይ ውስጤ በጣም ካዘነ ነው ፒያኖ የምጫወተው? የምጫወተው ውስጤ በጣም ሲያዝን ዲፕሬሽን ውስጥ ስሆን ይኸው ደስታ ደስታ ስሜት ሊይም ሆኜ እሱን በብዙ አልጠቀምም። እና ፒያኖ መጠቀም ብዙ ጊዜ ደስታ ሀዘኔን ለማጣጣም ሀዘኔን ለማጣጣም በጣም ሳዝን በጣም ሰከፋ ነው ሁሉ ጊዜ ፒያኖ ምጫወተው። ከዛ ውጪ ቫዮሊን ልክ ደስተኛ ስሆን በቃ ደስ ሲለኝ ጥሩ አይነት ማለት በሴትነቴ በራሴ በራስ መተማመኔ ምናምን ሲጨመር ነው። በቃ ባይሌን የምትጫወተው እና የሙዚቃ መሳሪያዎችን አብዛኞቹን እሞክራለሁ ምክንያቱም እንደዛ አካባቢ ስለሆንኩኝ። ባገኘሁት አጋጣሚ የማንችለውን ነገር ለመቻል ነው የሚሞከረው እና አብዛኞቹን ፐርፌክት ባለሙያ ባልሆንም። ግን እሞክራለሁኝ የተወሰነ ነገር እሞክራለሁ። በሙዚቃ ማለት አብዛኞቹ ማቃቸው ጓደኞቼ ድምፃውያን ናቸው በእነሱ አማካኝነት የሙዚቃ ቤት የምሄድ እድል ብዙ ነው ሰፊ ነውና። ትልቅ አንበል ስለዛ ምክንያት እንደገና ደግሞ አንደኛው ጓደኛዬ ጌታር ሊኖረው ይችላል አንደኛው ጓደኛው ቫይሉን ይኖራል አንዳንድ አንድ ጓደኛዬና በዛ በዛ ምክንያት ማለት ነው። የሙዚቃ መሳሪያ እንድለምድ ሆኛለሁ። መጫወት ማለት ነው እና ብዙ የሙዚቃ መሳሪያዎችን እጫውታለሁ። ግን ለኔ በጣም ልዩ ስሜት የሚሰጠኝ ቫዮሊን እና ፒያኖ ነው። ፒያኖ በጣም ነው ደስ የሚለኝ በጣም በቃ ባዘንኩ ሰዓት ውስጤ ትከዝ ባለ ሰዓት በጣም ነው የሚያዝናናኝ። በቃ በቃ በጣም ሳዝን እሱ ነው ስሜቴን እንድትቆጣጠር ቀስ በቃ ህመሜን ቀስ አድርጌ እንዳስታምኑም እሚያደረገኝና ፒያኖ በጣም ጥሩ ነገር ነው። ከዛ ወዲህ ደግሞ ቫዮሊን በቃ በጣም ሀፒ ስሆን ነው በጣም ደስተኛ ስሆን እሱን ለመጫወት ነው የምሞክረው በቃ ውስጤ ሰላም ነው የሚሰማኝ። እሱን ስጫወት እና ደስተኛ በራስ የተማመን የሆነች ቀበጥ የሆነች ሴት ነው የሚያደርገኝ። ብዙ ጊዜ ቫዮሊን ስትጫወት እና ከዛ ውጪ ወደ መንፈሳዊ ስትጠጋ ነው መንገድ አይነት ጋር ስትጠጋ ብዙ ጊዜ ከራርና ክራር ማሲንቆ እና እንትንም ዋናው ትልቁን ዋናውና ትልቁ ደግሞ በገና ነው። በገና ይው እችላለሁ የራሴም በገና አለኝ። በጣም ብዙ ውድ ነው የተገዛው አስራ ሃያ ሺህ ነው መስራት ሃያ ሺህ ነው የተገዛው። በርግጥ ከሌሎቹ የሙዚቃ መሳሪያዎች አንፃር ውድ ናቸው ላይባል ይችላል። ግን የሙዚቃ ሌሎች የሙዚቃ መሳሪያዎች እንደ መዝናኛ ብቻ አይደለም ስራ ላይ ይውላሉ። ይሄኛው ግን መንፈሳዊ ሁኔታን ነው የሚያጠነክረው እንጂ ምንም አይነት ገቢ አያስገኝም። ግን መንፈሳዊ ነገር ጋር ነው ከፈጣሪ ጋር ነው የሚያገናኘው። የዳዊት አድናቂ ነኝ የሙዚቃ መሳሪያ ተጫዋች ስለሆነ ቅዱስ ዳዊት እና በገና በጣም ነው የምወደው። ቢያንስ ማታ ማታ ከመተኛቴ በፊት በገና እደረድራለሁ መጫወት መደርደር ነው በገና የሚባለው እና በገና በጣም የምወደው መሳሪያ ነው። ከዛ ውጪ ግን ክራርና ማሲንቆ እሞክራለሁ እሞክራለሁ እኮ በጓደኞቼ አማካኝነት ማለት ነው። እና አብዛኛውን የኢትዮጵያም ሆነ ኢትዮጵያ የሙዚቃ መሳሪያም ሆነ የውጭ ሙዚቃ ከመሳሪያ አብዛኞቹን እችላቸዋለሁ ባለሞያ ነኝ።

ዋይፋይ ከሁለት ሺህ አስራ አመት ወይ ደግሞ ከሶስት አመት በፊት ጀምሮ በተለያየ ምክንያት እጠቀማለሁ። ከሶስት አመት በፊት ምንድነው ቤቱ የቤት ዋይፋይ? ብራዘር አስገባ ቤት ምክንያቱም ቤት ውስጥ ነው የምውለው። ስለሚደብረኝ እና ደግሞ ፓኬጅ መግዛት በጣም ስለከበደኝ። ስራ እሰራለሁ ብዬ እንትን አልኩት እና ሳስቸግረው በቃ ዋይፋይ እገዛልሻለሁ አርፎሽ ተቀመጭ አለኝ። ስራ እንድሰራ አይፈልግም እና ዋይፋይ ገዛልኝ። ያው እኔ ብሰራ ደስ ይለኛል ስራ። ምክንያቱም በጣም ነው የሚያደነዘዘው ዋይፋይ ሊሚት የለውም። እና ቲክቶክ በማየት በጣም ከባድ ነገር ነው በዛ ምክንያት ብቻ ግን ገዛልኝ ከዛ በኋላ ለረጅም ጊዜ። ዋይፋይ ስጠቀም ነበረ። ቤት ውስጥ ሆኜ እና ከዛ በአጋጣሚ እንግዲህ ከወንድሜ ቤት የምወጣበት አጋጣሚ ተፈጠረ እና ስራ ጀመርኩኝ። ስራ ጀመሬም ከስራ ቦታዬ ፊት ለፊት አንድ የመንግስት ጣቢያ ላይ። የመንግስት ተቋም ላይ በፍሪ ዋይፋይ ነበረ እና ፍሪ ዋይፋይ ለረጅም አመት። ማለት ለረጅም ወራት መጠቀም ጀመርኩኝ። ምክንያቱም በጣም ፈጣን እና ከተቋሙ አጠገብ ስለነበረ ይሄ የመስሪያ ቦታ። ዋይፋይ እንድጠቀም ምክንያት ሆኖኛል። ሶስተኛ እና ሌላው የመጨረሻው ደግሞ አሁን የምጠቀመው ዋይፋይ። ያ የተቋሙ ዋይፋይ ሲዘጋ ብዙ ሰው ሲበዛበት ዘጉት እና ፓስወርድም እንደገና ደግሞ ብዙ ነገር ሀክ እንዳይደረግ አደረጉት። ሀክ እያደረኩ ነበር እኔ። ዋይፋይ ምጠቀመው በየሰፈሩ ማለት ነው። ከዛ የራሴን ገዛው ማለት ነው። አስራ ወደ አስራ ስድስት ሺህ ምናምን ብር ወጭ አድርጌ ገዛሁኝ። የራውተሯን የምትንቀሳቀሰዋን እና አምስት ሺህ ነው ስድስት ሺህ ወርሃዊ የምንገዛው። አመታዊ ደግሞ ጥቅል ደግሞ አስር ሺህ ምናምን አስራ ሁለት ሺህ አካባቢ። ከዛ ሁኚ እና አሁን አመት እየሞላው ነው። አመት ሞልቶታል እና ዋይፋይ ለረጅም ጊዜ ነው መጠቀም የጀመርኩት ብዙ ጊዜ ሆኖኛል

ስራዬ በጣም አድካሚ ነው። በጣም ምክንያቱም እኔ ቤት ውስጥ ነው የምሰራው ብዙ ሰዎች ቤት ውስጥ መዋል ስራ አድካሚ ላይ ያደርግ ይችላል ብዬ ነው ብለው ነው የሚያስቡት። ግን በጣም አድካሚ ነው። ምክንያቱም ፋሚሊ ብዙ ፋሚሊ የሚለውበት ስራ በጣም ብዙ ስራ አለ። በትንሹ በጧት ደርሼ ወደ ሁሉ ፋሚሊ የሚሆን የተለያየ ምርጫ አላቸው። እንደየምርጫቸው ቁርስ መስራት አለብኝ። ከዛ ቁርሱን ማቅረብ አለብኝ በልተው ሲወጡ። ያው እንትን ማለት አለብኝ ማጠብ አለብኝ። እቃ ከዛ ደግሞ ቤት ማጽዳት በጣም ሴራሚክ በጣም ብዙ ሩም ነው በጣም ብዙ ክላስ ነው የራሳቸው ሳሎን የራሳቸው ምኝታ ቤት ያላቸው ትልቅ ፎቅ ነውና እሱን ማጽዳት አለብኝ። ለረጅም ሰዓት ከዛ ካጸዳው በኋላ አሁንም ድጋሚ ለምሳ ሰዓት ስለሚመለሱ ስለሚመጡ ምግብ ማዘጋጀት አለብኝ ለእንዳለ ለፋሚሊው ማለት ነው። እና በጣም ብዙ ምግብ ነው የማዘጋጀው ምሳ ስዓት እንግዳም ሊያመጡ ስለሚችሉ እና ምግብ አዘጋጃለሁ። ከዛ ምግብ አዘጋጅቼ እንደጨረስኩ አካባቢ ይመጣሉ። ደስ የሚለው የሚመጡት ከምሳ ሰዓት አሳልፈው ነው ብዙ ጊዜ የሚመጡት። ስምንት ሰዓት ዘጠኝ ሰዓት ነውና ማንኛውም ምግብ ከጨረስኩ በኋላ ነው የሚመጡልኝ። ከዛ በኋላ አቀራርባለሁ እንደገና ኢትዮጵያዊ ሀበሻ ስለሆኑ ቡና መፈላት አለበት። እኔ ነኝ ለዛ ሁሉ ህዝብ ማለት ይቻላል አንድ ቤት በጣም ብዙ ሰው ነው ያለው ደግሞ አፈላለሁ ከዛ ስጨርሱ አሁንም ድጋሚ ወደ ማጽዳት ይሆናል። ወደ ስራ ሲሄዱ ግማሾቹ ይሄዳሉ ግማሾቹ ይቀራሉ ግማሾቹን ለመዝናናት ይወጣሉ ከዛ በኋላ ከዛ እቃ ማጠብ ነው የበሉበትን እቃ አጥባለሁ እንደገና ቤቱ ሰው ብዙ ስለነበር ይቆሽሻል እና ቤቱን እንደመጀመሪያው በጣም ባላጸዳም ሳሎኑን ብቻ ረጅም ስዓት ይፈጃል ግን አጸዳለሁ። ከዛ የሚታጠብ ልብስ ብዙ ጊዜ የሚታጠብ ልብስ ይኖራል የሚታጠብ ልብሶች ወይ ደግሞ የሚተኮሱ ልብሶች ይኖራሉ እነሱን መተኮስ አለብኝ። ከዛ ምሳ ሰዓት የተረፈ ምሳ ካለ ማለት ወጥ ምናምን ከቀረ ጥሩ ፍርጅ ውስጥ ይቆያል። ከዛ ውጪ ግን እራት ደግሞ ድጋሚ መስራት አለብኝ ብዙ ጊዜ እራት አይበሉም ቤት ውስጥ ምክንያቱም ግብዣ ይበዛባቸዋል ግብዣ ይኖራቸዋል። ሁሉም የራሳቸው የተለያየ ቦታ ስለሚያመሹ መዝናኛ ስለሚሄዱ ከምሽት በኋላ በጊዜ ውጪ የመገባሉ ግን ቢሆንም እራት ከመስራት ወደ ኋላ አልልም እራት እሰራለሁ። እንደ ምሳ ሰዓቱ በጣም ትልቅ አይሆንም እንደ ቁርስ ሰዓቱ በጣም ብዙ አይሆንም እንጂ። እሰራለሁ ከዛ በኋላ ያው አንዳንድ የሚሰሩ ስራዎች ካሉ ጨራርሼ እሄዳለሁና እሱ ቀለል ያለ ቀን ሲኖር ነው እንደዚህ አሁን ስራዬ ይሄ እንደዚህ ከሆነ ትንሽ ቀለል አለ ማለት ነው። ከዛ ውጪ ግን ብዙ ቀናቶች ከሰባት ቀን ቢያንስ አራት ቀኑ በጣም ከባበድ ስራ በመስራት ነው። ምንጣፍ ቱርክ ምንጣፎች ናቸው አብዛኞቹ ቶሎ ቶሎ ነው የሚታጠቡት። የቱርክ ምንጣፍ በማጣብ ነው በብዙ ጊዜ በእጄ ነው የምሰራ በማሽን የሚሰሩ ስራዎች ደስ አይሏቸውም። እና በጄ በጄ በጣም ረጅም ሰዓት አጥባለሁ ምንጣፎቹን ከዛ ደግሞ ኮምፎርቶችንና ብርድ ልብሶችንም እንደዚሁ አንሶላዎችንም ረጅም ጊዜ አጥባለሁ። ልብሳቸውንም በእጃቸው ሲታጠብላቸው ነው ደስ የሚላቸውና በእጃቸው ነው የማጥበው እና በጣም ብዙ ስለሆኑ። በጂም አጥባቸዋለው በማሽንም አጥባቸዋለውአሉ ዞሮ ጊዜ ይወስዳሉ። ለማለቅለቅ ግዴታ በእጄ ስለሆነ ማለቀልቃቸው። ከዛ መተኮስ አለ። ብዙ ከባባድ ስራዎች አሉ። አብዛኛው የቤታቸው ግድግዳዎች ምንድነው መስታወቶች ናቸውና ይጸዳሉ። በጣም ነው የሚያዩት። ከተጸዳና ካልተጸዳ እና ነጮች ነጭ ስለሆነ አብዛኛው እቃ ማጽዳት አለብኝ። ረጅም ሰዓት እና ጽዳት በጣም በጣም ትልቅ ቤት ስለሆነ ስዳት በጣም አድካሚ ነው እና ሰራዬ በጣም አድካሚ። አድካሚ ነው በጣም አድካሚ ነው።

ውሃ ማምጣት አላውቅም ከየት ነው የማመጣው ከሻወር ከሽንት ቤት ከሁሉም ቦታ ከኪችን አለ ከሁሉም በየሩማችን አለ። እና ውሃ ማምጣት አላውቅም ከየትም ሄጄ አላውቅም። ድሮ እነ ማሚ ትነግረኛለች ማሚ ሮቅ ቦታ ሄደን ውሃ አመጣን። የሆነ ነገር ተሸክመን ምናምን ምስኪኖች ሲያሳዝኑና አሁን ላይ እኛ ምንም እንትን የለንም ማለት እንደዛ እኔ አልሸከምም ውሃ ማምጣት አላውቅም። ከየት ነው የሚመጣው? እዛው እኮ ይመጣልናል እስከ እንትኑ ድረስ። ራሱ ቧንቧው ወይ ደግሞ የውሃ ቦቴ ምናምን እስከ እስከ ቤታችን ድረስ አለ። እንደገና ደግሞ በየሩማችን አለ ውሃ በየሩማችን ውሃ አለ። እንደገና ደግሞ ተሰራተኞች አሉ ሞልተው የሚያስቀምጡት እና። ውሃ ከየትም አላመጣም ኢቭን የታሸገ ውሃ ራሱ ሃይላንድ ይዤ አልንቀሳቀሰም። እና ውሃ ማምጣት አላውቅም። ውሃ ጠፍታብን አታውቅም አትጠፋም ምን ታንከር? ትልቅየ ታንከር የውሃ ማጣሪያው ትልቅ ብዙ ውሃ ነው የሚይዘው ምናምን እና ጠፍቶ አያውቅም። ውሃ አምጥቼ አላውቅም። ኢቭን ይሄ ግማሽ ሊትር ውሃ ራሱ ይዤ አላውቅም በየሄድኩበት ብዙ ውሃ ስላለ ማለት ነው። እና ውሃ ማምጣት እኔ አላውቅም። ማሚ ግን እንደምትነግረኝ ማምጣት እንዳለ አውቃለሁ። ማምጣት ሰው እንደሚያመጣ ማለት ነው እኔ አምጥቼ አላውቅም ግን ሰው እንደማይመጣ እሰማለሁ። ልጅ እያለሁ ማነው ልጅ አዎ ልጅ እያለሁም ማሚ ሌላ ቦታ ውሃ ጠፍቶ ሌላ ቦታ ስታስመጣ ትዝ ይለኛል። አሁን ግን ጠፍቶ አይቼ አላውቅም። እና ከዛ ውጪ። ማሚ ድሮ ህፃን እያለች ከቤተሰቦቿ ሩቅ መንገድ ሂዳ ውሃ ቀድታ ይዛ ስትመጣ። ትነግረኛለች ላመጣ ነበር ውሃ አመጣ ነበር ትለኛለች። ቧንቧ በየሰፈሩ ከመሰራቱ በፊት አሁን እናንተ ከተወለዳችሁ አንቺ ከተወለድሽ በኋላ ነው እንደዚህ የሆንሽው ነው የምትለኝ። የተሰራው እንደዚህ ጥሩ ነገር የተሰራው የምትለኝ እንጂ። ድሮ ውሃ ማምጣት እንዳለ እሰማለሁ። አሁንም ቢሆን የሆነ የሆነ አካባቢ ውሃ የሚጠፋበት አካባቢ ያለ ይመስለኛል። መንገድ ላይ በመኪና ሳልፍ የሆነ የውሃ ጀሪካን። የሆነ አካባቢው የካርሰ ምድር ውሃ እየቀዱ ምናምን አያለሁ። እና አንዳካ አንዳንድ አካባቢዎች ውሃ ስለማይኖራቸው ውሃ እንደሚያመጡ ይገባኛል። ግን እኛ አካባቢ ውሃ አትጠፋም በየቤታችን ውሃ አለ። በየሩማችን ውሃ ቧምቧ አለ። እና ውሃ ማምጣት እኔ አላውቅም።

የልደቴን የማከብረው ብዙ ጊዜ ወደ ውጭ በመሄድ ነው። ከሀገር ውጭ ነው የምሄደው የምንፈልጋቸው ሀገሮች ደስ የሚሉ መዝናኛ ደሴቶች ምናምን ነው የምሄደው። ደሴቶች ነው ብዙ ጊዜ የሚሄደው ሪዞርቶች ምናምን ከሀገር ውጪ። እና ከፋሚሊ ጋር ነው አንዳንድ ጊዜ አባዬ ይወስደኛል አንዳንድ ጊዜ እማየ ጋ አንዳንድ ጊዜ ቤተሰቦቸ ጋ ነው እምሄደው። እና በተለያየ ጊዜ ተለያየ ነው ብቻዬን የምሄድባቸው የተወሰኑ ጊዜያቶች ናቸው እንጂ። ከቤተሰብ ጋር ነው ወደ ውጭ ቫኬሽን የምንወጣው በልደቴ ቀን። ብዙ ጊዜ መዝናኛ ሎጂዎች በጣም ትልልቅ ከተማ ውድ ነው የምንሄደው። እማየ እዚህ መኖር በጣም ስለምትወድ ከሀገራችን ስለማንወጣ። የልደቴን ጊዜ ነው ከሀገር እንድወጣ የሚፈቀድልኝ እና ብዙ ጊዜ ልደቴን የማከብረው ውጭ ሀገር ነው። የተለያዩ ደሴቶች አሉ በጣም ታዋቂ ሰዎችም የሚሄዱበት የሆሊውድ አክተሮችም የሚሄዱበት። ደሴቶች ነው እና ትልልቅ ሆቴሎችም ይሄ አጋጣሚ አለ። ያው ዝቅተኛ ቦታ ሄድኩ ብዬ የማስበው እኔ የለተሰራት ሰራት ዱባይ ነው ዱባይ ታወር ነው የሄድኩት። ዝቅተኛው ቦታ ለኔ እሱ ነው ምክንያቱም ያ ተፈጥሮ ደስ አይልም። እኔ ሙቀት ይጨንቀኛል ምናምን ነገር ነው። ብዙ ጊዜ አሜሪካን መሄድ ነው ደስ የሚለኝ እና አንዳንድ አውሮፓ ቦታዎች አንዳንድ የሚያምሩ አውሮፓ ቦታዎች አሉ። ፓሪስን እኔ አልወደውም በርግጥ ግን ሄድ አውቃለሁ ያው ለልደት የሚያደርገው ተጠቃቅሜ ከሚሄድ። በየዓመቱ የተለያዩ ቦታ ነው የምሄደው እና ፓሪስ አንድ ነው እና የተለያዩ ሀገራቶች ይሄዳል። ለምሳሌ ባለፈው አመት የሄዱ የሄድኩት። ስዊዘርላንድ ነው ስዊዘርላንድ ቀዝቀዝ ያለች ቦታ ናት። በርግጥ በጣም ቀዝቃዛ የሆነም እንደዚሁ እንደሙቀቱ አይመቸኝም። ስዊዘርላንድ አጋጣሚ ልደቴ እነሱ ጸደይ በወቅት ላይ ነው። ዘዴ ነው ምንድነው? የሚባለው ማለት በረዶ ያለበት ሰዓት አይደለም። ሁሉ አረንጓዴ በሚሆንበት ሰዓት። ከቅዝቃዜ መለስ የለበት ስዊዘርላንድ ሰዓት ስለሆነ ብዙም አልከበደኝም በረዶ አልነበረም በወቅቱና። ስዊዘርላንድ አሁን በአሁኑ እንትን የሄድኩት ያኔ እዛ ነው። ጥሩ ነው ደስ ይላል ተፈጥሮ ደስ ይላል ከኢትዮጵያ ጋር የሚመሳሰል ነገር አላት። የኢትዮጵያ ክረምት ላይ ስትሆን የሚሆነውና ስዊዘርላንድ ደግሞ በጋ ላይ ስትሆን የሚሆነው የሆነ የሚመሳሰል ነገር አላት። ከዛ ውጪ እስካሁን። ከሄድኩባቸው በጣም ልዩ ልዩ ቦታ ለኔ። ቱርክ ነው ቱርክ በጣም እኔ ወድደዋለሁ ምክንያቱም። ቱርኮች በርግጥ ጥቁሮችን ብዙ ላይወዱ ይችላሉ ግን ለኔ ጥሩ ነበሩ። ምክንያቱም ከለሬ አፍሪካም አልመስለንም። የራሳቸውንም ከላይ ስለመመሰል ሊሆን ይችላል። ጫና አላሳደገብኝም አላሳደበኩኝም። ሀይቋን በጣም ነው የወደድኩት የያዝኩት ሆቴል ሀይቅ ዳር ላይ ነበረ። እንደገና ደስ ይላል ውሃ እስከ ጫፍ ድረስ ነው በውሃው መሄድ ይቻላል። እና ምን ነገር እና ውሃ በውሃ መሆኗን እና የከተማዋን አሰራር ጽዳቷን በጣም ነው የምወደው። እና ቱርክ ኢንስታንቡል ነበርኩኝ በጣም። ደስ ይላል እና እኔ ከሄድኩባቸው አገሮች በጣም ትልቁን በወርዶ ቱርክ ነው። ረጅም ጊዜ ቆየቻለሁ አየሯ አይመቻትም። እንደገና በፊልሙናም ስለማውቃት ማለት ነው። ከዛ ውጪ። ሌሎቹንም ደስ ይሉኛል። አውሮፓ ደስ ይለኛል ለንደን መሄድ እንደገና ደግሞ አሜሪካ ኒውዮርክ ብዙ ረጅም ሰዓት ስለተቀመጥኩ። ኒውዮርክ ያን ያክል እንደምንለው ነው ኒውዮርክ በጣም ደስ ይላል። ያው ደስ ይላሉ። እና ብራዚልም ሂድ አውቃለሁ ደስ ይላል ብራዚል በርግጥ ትንሽ ሙቀት ነገር አለው ግን ደስ ይላል ብራዚል። ማይ ሁሉም ቦታ እኔ ደስ ይሉኛል። ምክንያቱም ለልደቴ ብቻ ነው የማገኛቸው እና ልደቴን እንግዲህ የማከብረው በዚህ መንገድ ነው። ከሀገር ውጪ በመውጣት በመዝናናት ነው። ልደቴን የማከብረው

የስራ ባልደረቦቼ ያናድዱኛል በጣም አልወዳቸውም ምክንያቱም በጣም ስራ ያዙኛል ስራ ያዙኛል ምክንያቱም የስራ ባልደረቦቼ እነሱ ቋሚ ነዋሪ ናቸው ቤት ውስጥ እኔ ግን ተመላላሽ ሰራተኛ ስለሆንኩኝ። በጣም የሚያናድዱኝ በጣም በቃ ሁሉ ስራ ለኔ ነው የሚቀመጥልኝ ትንሹም ትልቁም ለኔ ነው የሚቀመጥልኝ። ሰው እንዴት? ድስት ለማጣብ እኔን ይጠብቃል። ማለት ራሳቸው የበሉበትን ሳይቀር ለኔ ነው ለካ የሚያስቀምጡት እና በጣም ነው የሚያናድዱኝ የሰራባልደረቦቼ ለኔ ጥሩ አይደሉም። ብዙ ስራ ጫና ያደርሱብኛል። ብዙ ስራዎችን የሚያስቀምጡት ለኔ ነው ልብስ ማጠብ ለኔ ነው እነሱ ስራቸው ምን እንደሆነ አላውቅም። አንዳንድ ጊዜማ። የስራ ባልደረቦቼ የራሳቸውን ልብስ ራሱ ያሳጥቡኛል እና በጣም ግራ ይገባኛል። እነሱ ቆይ አሰሪዎቼ ናቸው ወይስ ባልደረቦቼ ናቸው? ግራ ይገባኛል። እኔ ተመላላሽ ስለሆንኩ ከቤት ወደ እነሱ ስለሚሄድ እነሱ ደግሞ ቋሚ ሰራተኛ የቤት ሰራተኞች ናቸውና። የቤት ሰራተኞች ናቸው እንግዲህ ለኔ ባልደረቦቼ ምክንያቱም አንድ አይነት ስራ ስለምንሰራ ማለት ነው። እና ጽዳትም ይሁን ምንም ይሁን ለኔ ነው የሚቀመጠው ሁሉም አይነት ነገር። ግቢውን ምጠርገው እኔ ሄጄ ነው ቁርስ የምሰራው ለሰው ለራሳቸው ሳይቀር እኔ ነኝ። ያው እነሱ ትርፍራፊ ስለሚበሉ ብዙ ጊዜ ይሄንን እነሱ እና ከስራ ባልደረባቼ ጋር ጥሩ ግንኙነት የለም የለኝም። በጣም ነው የሚያናድዱኝ የምናደድባቸው። ጫና ያሳድሩብኛል። እንደገና ያሙኛል ሀሜት። ያሙኛል ስሜን ያጠፉታል። ብዙ ጊዜ። ስሜን ያለአግባብ ያጠፉታል። እኔ ቤት ስለማላድር ብዙ ጊዜ ቤት ከስራው ውጪ እዛ ቤት ምንም የማሳልፈው ነገር የለም እና። ጠዋትና ማታ እኔን የስም ማጥፋት ዘመቻ ጀምረውብኛል ምን እንዳደረኳቸው አላውቅም። ከዛ ውጪ ደግሞ። ጫና ስራ በስመ አብ በጣም ነው አሁን እኮ ምንድነው የቀረኝ? መኪና የሰዎቹን ሹፌር እኔ መሆን ነው የቀረኝ። በቃ ሹፌሮቹ ራሱ ከእኔ ጋር ያለባቸው መጥፎ ሀሳብ እኔን አላውቅም እና። በቃ መኪና ሰዎችን ባለቤቶቹን ድራይቨር መሆን ነው ያቃተኝ። አሁን የቀረኝ እንጂ ሁሉንም ቤት ስራ የምሰራ እኔ ነኝ። ተቀምጦ እነሱ በቃ ተቀምጠው ነው የሚወሉት። ምግብ ሲመለስ እነሱ ትርፍራፊ ጣፋጭ ነገር እኔ ብዙ ጊዜ ስለምሰራ ስለሚወዱልኝ። ጣፋጭ ነገር ለሰዎቹ ሰርቼ በቃ እነሱ ናቸው መጨረሻውን የሚጨርሱት ድጋሚ ራሱ አይቀመጥም። እና ጥሩ ግንኙነት የለኝም። ከስራ ባልደረቦቼ ጋር ትንሽ። እኔ ላይ በጣም ይናደዱብኛል ይቀኑብኛል ኤድያ ምን ለምን እንደሚቀኑብኝ አላውቅም። እንግዲህ። ለየት ያለ ከፍ ያለ ከእነሱ ከፍ ያለ ነገር የለኝም። እንደውም እነሱ የተሻለ ነው ጥሩ ምግብ ይበላሉ እኔ ቤቴ በልቼ ነው የምሄደው። ስመለስ ቤቴ ነው የምበለው እና። ጥሩ ነገር የሚበሉት ጥሩ ነገር የሚለብሱት እነሱ ናቸው ግን። ለምን እንደሆነ አላውቅም። ሁሉም ሰው። ይቀናብኛል በጣም የሚናደዱብኝ እና የስራ ባልደረቦቼ ጋር ጥሩ ግንኙነት የለኝም።

አለው ምክንያቱም ብዙ ረጅም ሰዓት ሶሻል ሚዲያም ላይ ሆነ ሞባይል ዳታ የሚያስፈልገው ነገሮች ላይ አልሳተፍም እና ሞባይል እጠቀማለሁ አንዳንድ ጊዜ ባለቤቴ ዋይፋይ ራውተሩን ሲወስድብኝ። የማደርገው ምንድነው? ወይ አንሊሚትድ የቀን እገዛለሁ። አለበለዛ ማለት ለሚያስፈልገኝ ነገር አለበለዛ አላስፈላጊ ከሆነ። ሞባይል ዳታ ጥሩ ነው በምክንያቱም አሊም ዝዳ አይሆንም። የምፈልገውን ያክል ፓኬጅ ለሚያስፈልገኝ ነገር ነው የምገዛው እና። የሞባይል ዳታ ብዙ ጊዜ እጠቀማለሁ። ጠቃሚ ነው። ምክንያቱም ረጅም ሰዓት የማይጠቀም ሰው አንሊምትድ መግዛት የለበትም። አስፈላጊ ለሆነ ስራ ካልሆነ። እና እኔ የሞባይል ዳታ በጣም ብዙ ጊዜ ነው የምጠቀመው ረጅም አመታት ሆኖኛል። የሞባይል ዳታ ነው እኛ እኛ ሀገር ሲጀመር የሞባይል ዳታ ነው ሁሉም ህዝብ የሚጨ እንትን የሚለው ነው የሚጠቀመው። በጣም ትንሽ ድርጅቶች ባለሃብቶች ምናምን ናቸው። ድርጅቶች ባለሀብቶች ተቋማት ምናምን ነው ዋይፋይ የሚጠቀመው ሁሉም ሰው እኔንም ጨምሮ ዝቅተኛ ኑሮ የሚኖረው ሰው። የሚጠቀመው የሞባይል ዳታ ነው። እና እኔም የሞባይል ዳታ አጠቀማለው

ብዙ ጊዜ ሻይ ነው የምጠጣው እኔ ቡና አልወድም። በቤታችን በጣም ክልክል ነው ቡና መጠጣት የተከለከለ ነው። ኢትዮጵያዊ ያውቃል ብዙ ሰው ቡና ይከለከላል ይሄን ደግሞ የሚሆነው በቤተክርስቲያናት አንዳንድ እንትን ላይ ሱስ የሚሆኑ ነገሮች መከልከል አለባቸው ተብሎ ስለሚታሰቡ በርግጥ ቤተክርስቲያን አትጠጡ አትልም ግን ሱስ የሆኑ ነገሮች መጠቀም ጥሩ አይደለም ነው። ቡና ደግሞ እንደምናየው በጣም ብዙ ሰው ሱስ ይይዘዋል እና እኔም አሁን ወንድሜ አለ በጣም ሱሰኛ ካልጠጣ የሚያመው ቀኑ በጣም የሚበላሽበት፤ እና በዛ ምክንያት እኔ ቡና አልወድም። ሱስ ሊሆነኝ አይገባም። ማነቃቂያም ሊሆነኝ አይገባም ትኩስ ነገር ያስፈልጋል ለሰውነት ከዛ ውጪ ግን ከቡና የምናገኘው ጥቅም አለ። ከዛ ውጪ ግን ከራሴ እንትን ውጪ ከራሴ ማንነት ውጪ ቡና እንዲያነቃኝ አልፈልግም። መንቃት ካለብኝ የራሴ መንቃት ነው እንጂ ያለብኝ ቡና ለምንድን ነው የሚያነቃኝ? ማለት እኔ ከራሴ እንትን ውጪ እንቅስቃሴ ውጪ ሊሆነ አይገባም መቃቱና እኔ ቡና አልወድም። ሻይ ግን ትኩስ ነገር ያስፈልጋል አንዳንድ ጊዜ ለሰውነት ትኩስ ነገር መውሰድ ተገቢ ነው። እንደገና ደግሞ ቡን እንትን ሻይ እንትን ምንድነው ጉንፋን ብዙ ጊዜ እኛ አካባቢ ጉንፋን በቆሻሻ ምክንያት እንዲ በዝናብ ሲዘንብ በተለያዩ ምክንያቶች ጉንፋን ይነሳል እና ለዛም ጉንፋን የምናሸንፈው በምንድነው በሻይ ነው እና ሻይ በየሀገራቱ የተለያየ አይነት ሻይ ነው ያለ። እኛ ብዙ አይነት ሻይ አለ የዝንጅብል ሻይ ነው ብዙ ጊዜ የምጠቀመው እኔ። እሱ ምንድነው ጉንፋን በሽታ እንዳያጠቃኝ ነው። ከዛ ውጪ ግን ለመነቃቃት የምወስደው ነገር አይኖርም፤ እና ቡናን የምጠለው በዚህ ምክንያት ነው ስለሚያነቃ ምናምን ስለሚባል ይሄ ሱስ ነው እንዴ የሚያነቃው ወይ እንደ አልኮል ነው ማለት ነው የሚያነቀው። ለምን ያነቃል? ማለት እኛ አእምሮአችን ፈልጎ ካልነቃ በቡና ምክንያት ልንነ ልንነቃ ተገቢ ነው ብዬ አላስብም። እና እኔ አልጠጣም ቡና አልጠጣም ከነመጀመሪያውም አልጠጣም። አልቀምስም ቡና ሻይ ግን በቀን አንዴ ሻይ እጠጣለሁ። በተለይ ፔሬድ ላይ ስሆን ትኩስ ነገር ያስፈልገኛል፤ እና ለዛ ትኩስ ነገር ስለሚያስፈልገኝ እንደገና ጉንፋን አሁን እራሱ ድምፄ ተዘጋግቷል። ጉንፋን እያመመኝ ማለት ነው ስለዚህ ሻይ እጠጣለሁ አሁን የዝንጅብል ሻይ ከምሳ ሰዓት በኋላ እጠጣለሁ እና ሻይ በየ በቀን አንዴ እጠጣለሁ ቡና ግን ይሄን ያክል እድሜዬ ሃያ ሶስት ምናምን ሃያ ሶስት አመት ያክል ህፃን እያለሁ ጠጥቼ ሊሆን ይችላል አላውቅም እንግዲህ ህፃን እያለሁ የነበርኩበትን ሁኔታ ግን እኔ እራሴን እስካውቀው ድረስ ግን ቡና ስጠጣ ትዝ አይለኝም ሃያ ለሃያ ሶስት አመት ሙሉ ማለት ነው። አልወድም ቡና መጠጣት አልወድም። ላይ ግን በቀን አንዴ እጠጣለሁና ሻይ እመርጣለሁ ማለት ነው።

ለስራ ጉዞ እንኳን አልጓዝም ምክንያቱም ቤት ውስጥ ነው የምውለላው ከፍተኛ መንገድ ሄድኩ ከተባለ የአንድ ታክሲ መንገድ ነው። ስለዚህ ስራ ስለሌለኝ ለምንም አይነት ስራ ወዴትም አልጓዝም። የት ልሄድ እችላለሁ? እና ከስራ ይልቅ በቤተክርስቲያናት እንትን ጉዞ ይኖራል ግን ጉዞ ምንድነው እዚሁ ከተማ ውስጥ ነው። ከዛ ውጪ ግን ስራ የለኝም ቤት ውስጥ ነው የምውለው የቤት እመቤት ነኝ። ስለዚህ ለምንም አይነት ነገር ወደ ስራ ማነው ጉዞ አድርጌ አላውቅም። ሩቅ መንገድ ሄጄ አላውቅም ከዚህ ከተማ ወጥቼ አላውቅም። እንኳን ከዚህ ከተማ ከዚህ ግቢ ራሱ ወጥቼ አላውቅም። እና ለውጭ ስራ ጉዞ አድርጌ አላውቅም የትም ቦታ ሄጄ አላውቅም። ቤት ነው የምውለው ይሄንም ስራ የምሰራው ቤት ውስጥ ሆኜ ነው። ስለዚህ ለስራ የምወጣበት ወደፊት እወጣለሁ ብዬ አስባለሁ። አይደለም ከሀገር ውስጥ ከሀገር ውጪ ራሱ እወጣለሁ ብዬ ምኞት አለኝ። ምኞት ነው። ከዛ ውጪ ግን አሁን ላይ የቤት እመቤት ነኝ የቤት እመቤት ደግሞ ቤት ውስጥ ነው የምትውለው። ቢበዛ ከቤቷ ማነው በሩቅ መንገድ ሄደህ ከተባለ ከግቢ ቸርች ነው። ከዛ ውጪ ሩቅ መንገድ ሂጄ አላውቅም እኔ ሩቅ መንገዴ ቤተክርስቲያናት ነው። ቤተክርስቲያን ደግሞ ካለውበት በጣም አንድ ኪሎ ሜትር የማይርቅ ነው። እና ከለስራ የተም አገር ጉዞ ተሳትፌም ሄጄም አላውቅም።

ደንበኛ አርካታ አይኖርም። ምክንያቱም ደንበኞች አለቆቼ ናቸው ለኔ የምሰራውን የሚበሉልኝ ማጸዳውን ነገር የሚለብሱልኝ ማጥበውን ነገር የሚለብሱልኝ እነሱ ናቸው። እና ደንበኞች ለኔ አለቆች ከሆኑ ያው በስራዬ በጣም ነው ደስ የሚላቸው ንጹህ ልብስ አለብሳቸዋለሁ። ቆንጆ ምግብ እሰራላችኋለሁ ንጹህ ቤት ነው የሚኖራቸው። እና በእሱ ያው ጥሩ አመለካከት አላቸው። ለእኔ ጥሩ እርካታ እንዳላቸው ነው የሚገባኝ። ከዛ ውጪ ግን ደንበኛ የሚባል እንትን የለውም። የኔ ስራ ምክንያቱም አለቃዬ ማለት አንድ ባለሀብት ሰራተኛ ነኝ። የቤት ውስጥ ሰራተኛ ነኝ። እና እንዴት ማለት ከእራሳቸው ናቸው እንግዲህ ጎበዝ ልሆንም ላልሆንም የምችለውን የሚነግሩኝ እንጂ ደንበኞቼ አይደሉም። ስለዚህ ደንበኛ እኔ ደንበኞቼ አለቆቼ ናቸው። ያው